ምን አይነት ሙዚቃ ትወዳለህ? ለሚለው ጥያቄ የመጀመሪያ መልስ መስጠት ከመጀመራችን በፊት ስለ ሙዚቃ ምንነትና ምን ምን ሙዚቃዎችስ አሉ የሚለውን መጀመሪያ ማየት አስፈላጊ ነው ብዬ አስባለሁ። ለምሳሌ ሙዚቃ ማለት ሰውን ልጅ በድምጽ በመወከል የሰውን ልጅ ለማዝናናት የተሰራ የሰው ልጅ ድንቅ ሀሳብ ነው ብዬ አስባለሁ። ምክንያቱም ደግሞ ሙዚቃ ለሰው ልጅ በጣም አስፈላጊ ነው ራስን ለማዝናናት። ስራም ለመስራት ያህል እንዲሁ ደግሞ ለገቢ ምንጭም በመሆን ያገለግላል ማን ነው ሙዚቃ። እና ምን ምን አይነት ሙዚቃዎች አሉ የሚለውን ነገር ስናይ ለምሳሌ። ራፕ አለ እንዲሁም ደግሞ የተለያዩ ሙዚቃዎች አሉ የሬጌ ሙዚቃዎች አሉ። የፍቅር ዘፈኖች አሉ ለሀገር የተዘፈኑ ዘፈኖች አሉ እና እነዚህ እንደዚህ ሙዚቃዎች የተወሰኑት ያህል ናቸው። ከሙዚቃዊነቶች ማለት ነው እና የተወሰኑትን ያህል ለማየት ስንሞክር ሬጌ የምንለው ለምሳሌ ከጃማይካ የምትባለው ሀገር ጋር የተያያዘ ነገር አለው ብዬ አስባለሁ። እንዲሁም ደግሞ የፍቅር ዘፈን ደግሞ አንድ ወንድ ወይም አንድ ሴት ለወንድ ወይም ለሴት ፍቅረኛዋ የሚዘፍኑት ዘፈን ነው። እና ለሀገር የሀገር ዘፈን የተዘፈነ ደግሞ ሀገርን ስለመውደድ የተዘፈነ ዘፈን ነው። ሀገርን እንዴት ይወዳሉ እንዴት ያከብራሉ? እንዲሁም ደግሞ ስለ ሀገር አሁናዊም ይሁን ቀደምት ማንነት የሚዘፍኑ ወይም የሚያቀነቅኑ ሰዎች ናቸው ማለት ነው። ያ ሙዚቃ የሀገር የምወዳድ ሙዚቃዎች የሚባሉት ማለት ነው። እንዲሁም ደግሞ ራፕ የምንለው ደግሞ ዘመናዊ አሁን በዘመነት በቅርብነት መሰራት የጀመረ የሙዚቃ አይነት ነው። እና ከእነዚህ ውስጥ ደግሞ መርጠን መውደድ አለብን ብዬ አስባለሁና። እኔ ደግሞ የምወደው አይነት ዘፈን ለፍቅር የተዘፈነ ዘፈን ነው ማለት ነው። እና ምን አይነት ሙዚቃ ትወዳለህ? ለሚለው የፍቅር ዘፈን ደስ ይለኛል።

መንዳት ትችላለህ ለሚለው ጥያቄ መጀመሪያ መልስ መስጠት አለብኝ ብዬ አስባለሁ ምክንያቱም ደግሞ መንዳት መቻል አለመቻል። በአሁኑ በዚህ በሰለጠነ በዘመናዊት ጊዜ ይሄ አስፈላጊ ነው መንዳት ማለት ነው። እና መንዳት ብዙ አይነት መንዳቶች አሉ እና ከእነዚህም ውስጥ አንደኛ መኪና መንዳት ሊሆን ይችላል። ሁለተኛ ብስክሌት መንዳት ሊሆን ይችላል ሶስተኛ ሞተር ሳይክል መንዳት ሊሆን ይችላል። እንዲሁም ደግሞ የተለያዩ እንስሳትን የቆሙ ከብቶችን ሊሆን ይችላል። እነሱን ወይም የጋማ ከብቶችን መንዳት ሊሆን ይችላል። እና ከእነዚህ ውስጥ የተወሰነ መግለጫ አልተሰጠም ብዬ አስባለሁ ነገር ግን እኔ በተረዳሁት መንገድ ስተነትነው። መንዳት ብለን የምናስበው ተሽከርካሪ ነገሮችን መንዳት ነው እና መኪና መንዳት በጣም አስፈላጊ ነው ብዬ አስባለሁ። መኪና መንዳት የሚባልም አለ እና ሞተር መንዳትም ሞተር ሳይክል መንዳትም አለ። ብስክሌት መንዳትም አለ። እና ከእነዚህም ውስጥ እኔ መንዳት የምችለው ሞተር ሳይክልና ብስክሌት መንዳት እችላለሁ። ምክንያቱም ደግሞ ያው ለስራ አገልግሎት ላይ ስለሚያውሉኝ ማለት ነው። እና መንዳት ማለት እኔ የተረጎምኩት እንደዚህ ነው። ከዚህም የተሻለ ነገር ካለ ደግሞ ያው የማቀረብ ይሆናል ማለት ነውና። ጠቅለል አድርጌ ስመልሰው መንዳት ትችላለህ አዎ እችላለሁ

ቀዝቃዛ የአየር ሁኔታ ትወዳለህ? የቀዝቃዛ የአየር ሁኔታ አዎ እወዳለሁ ነገር ግን እንደ ሁኔታው ነው የምወድበት ምክንያት ማለት ነው። ለምሳሌ በጣም ሞቃት የሚሆንበት ሰዓት ላይ ቀዝቃዛ አየር በጣም ያስፈልጋል ብዬ አስባለሁ። እና ከእነዚህም ውስጥ ደግሞ ለምሳሌ በበጋ በጋ የምንለው እኛ ለምሳሌ ከታህሳስ እስከ የካቲት ድረስ ያለው በጋ ወራት ላይ በጣም ሙቀት ይበዛል እና በዛን ሰዓት ቀዝቃዛ አየር በጣም አስፈላጊ ነውና በዛን ሰዓት ያስፈልጋል ብዬ አስባለሁ። ነገር ግን ለምሳሌ በክረምት እኛ የምንለው ሰኔ ሀምሌ ነሀሴ ላይ በጣም ቀዝቃዛ የሚባለው ወራት ናቸው ማለት ነው። እና በእነዚህን ሰዓት ይህን ታህል ቀዝቃዛ አየር አስፈላጊ ነው ብዬ አላስብም። እና ጠቅለል አድርጌ ለመናገር ስትፈልግ ቀዝቃዛ አየር የሚያስፈልገው በሞቃት ወራት ነው ሞቃት ሞቃት አየር የሚያስፈልገን ደግሞ በቀዝቃዛ ወራት ነው። እና ይሄ በተገላቢጦሽ ነው የሚሄደው ማለት ነው። ምክንያቱም ቀዝቃዛ እና ሞቃት አየሮች ተቃራኒ ስለሆነ ማለት ነው። እና ቀዝቃዛ አየር የት የት አካባቢ ይገኛል የሚለውን ስናየው ደጋ ውርጭና ወይና ደጋ የሚባሉ አካባቢ በተወሰነ መልኩ ወይና ደጋ ላይ ይገኛል ማለት ነው። ሞቃት የምንለው ደግሞ ቆላ በረሃ እንዲህ ደግሞ በከፊል ወይን አደጋ የሚባለው ላይም ይገኛል ማለት ነው። እና ለሰው ልጅ ለኑሮ ምቹ ነው ብዬ የማስበው ወይና አደጋ የሚባለው አካባቢ ነው ማለት ነው። ምክንያቱም ደግሞ ሙቀትንም ቅዝቃዜንም በአማካይ አቀማድሮ ያዘነው ማለት ነው። ስለዚህ ወይና አደጋ ሀሪፍ ነውና ቀዝቃዛ አየር ሁኔታ ትወዳለህ? አዎ እወዳለሁ

ምን አዲስ ነገር መማር ትፈልጋለህ? ምን ምን አዲስ ነገር መማር ትፈልጋለህ ለሚለው ጥያቄ። ብዙ አይነት መማር የምፈልጋቸው ነገሮች አሉ። ወይም ደግሞ አዲስ ነገሮች አሉ እና ከእነዚህም ውስጥ ደግሞ ብዙ አይነት አሉ ለምሳሌ ከመጀመሪያው ስንጀምር። መማር ያለብን ነገር ምንድነው ብለን ስናስበው መማር ያለብን ሁሉንም ነገር መማር አስፈላጊ ነው ብዬ አስባለሁ። ነገር ግን እንደየ አስፈላጊነቱ ይለያያል ማለት ነው ለምሳሌ ያህል። አንድ የኮምፒውተር ተማሪ ወይም ደግሞ ኮምፒውተር ክህሎት ያለው ሰው። ምን መማር አለበት የሚለውን ነገር ይሄን ታል ማስረዳት አይጠበቅብኝም ብዬ አስባለሁ። ምክንያቱም ደግሞ አንድ የኮምፒውተር መማር ያለው ፍላጎት ይጨምራል ምክንያቱም የኮምፒውተር እውቀት ስላለው ማለት ነው ወይም ክህሎት ስላለው ማለት ነው። ስለዚህ እያንዳንዱ ሰውም ደግሞ ልክ እንደዚህ እያለ በየሚናው ነው የሚገባው ማለት ነው። ለምሳሌ መምህርነትን የሚወድ ሰው መምህርነት ሙያን ነው መማር ያለበት ወይም ደግሞ መማር የሚፈልገውም ማለት ነው። እንዲሁም ደግሞ ለምሳሌ ዶክተር መሆን የሚፈልግ ሰው ደግሞ ሌላ አይነት የጤና ትምህርቶችን ነው መማር የሚፈልገው ስለዚህ። ምን አይነት ምን አዲስ ነገር መማር ትፈልጋለህ? ለሚለው ጥያቄ እኔ መማር የምፈልገው እኔ ኮምፒውተር ክህሎትም የተወሰነም ቢሆን ስላለኝ የኮምፒውተር ክህሎት መማር ወይም ደግሞ ኮምፒውተር ላይ አዲስ ነገር መማር እፈልጋለሁ ማለት ነው። እና ስለዚህ ኮምፒውተርንም መማር በጣም አስፈላጊ ነው ብዬ አስባለሁ ለኔ ማለት ነው። ምክንያቱም ደግሞ የተለያዩ ስራዎችን ለመስራት በጣም አስፈላጊ ነው ብዬ ስለማስብ ማለት ነው

ማደንዘዝ ትወዳለህ? ማደንዘዝ በጣም አስፈሪ የሚባል ነገር ነው ብዬ አስባለሁ ምክንያቱም ደግሞ ማደንዘዝ ለሰው ልጅ በጣም ጥሩ አይደለም ምክንያቱም ደግሞ ማደንዘዝ በጣም የሚያስጠላ ተግባር ነው ብዬ አስባለሁ፤ ነገር ግን ማደንዘዝ በብዙ አይነት መንገድ መረዳት መቻል አለብን ለምሳሌ ማደንዘዝ ስንል አንዳንድ ዘራፊዎች ወይም መንታፊዎች የሰውን ልጅ በማደንዘዝ ብዙ አይነት የስርቆት ስራዎችን ይሰራሉ ማለት ነው፤ ይሄ ደግሞ የውሻነት ስራ ነው ስርቆት ማለት በጣም የሚያስጠላ ስራ ነው ማለት ነው ምክንያቱም ደግሞ እያንዳንዱ ሰው በግል ወይም በጉልበቱ ሰርቶ እንዳይበላ ያደርጋል ማለት ነው፤ ስለዚህ ይሄ በጣም አስጠሊታ የሚባል ተግባር ነው ማለት ነው፤ ነገር ግን ከዚህ ደግሞ ሌላ በጥሩ ሁኔታ መረዳት እንችላለን፣ ለምሳሌ አንድ ሰው በታመመ ጊዜ የሆነ የቀዶ ህክምና ለማድረግ ሲፈልግ ያን ሰው ማደንዘዝ አስፈላጊ ነው ስለዚህ ማደንዘዝ በዚህ መልኩ ደግሞ ይህ እንረዳዋለን ይሄ በጣም ጥሩ የሚባለው ነው፤ ነገር ግን ማደንዘዝ ቅድም ባልነው ሁኔታ ከሆነ ለመዝረፍ የሆነ መጥፎ ስራዎችን ለመስራት የሚያገለግል ከሆነ ግን በጣም መጥፎ ነው ብዬ አስባለሁ፤ ስለዚህ ማደንዘዝ እንደተረዳሁት ከሆነ አንዳንድ ጊዜ አያስፈልግም አንዳንድ ጊዜ ደግሞ ያስፈልጋል ማለት ነው ምክንያቱም ደግሞ ከዚህ በፊት እንደተናገርኩት ማለት ነው። የሰው ልጅ ማደንዘዝን ተጠቅሞ ብዙ አይነት መጥፎ ስራዎችን የሚሰራ ሰው አለ፣ እንዲሁም ደግሞ የሰውን ልጅ በማደንዘዝ ደግሞ ልክ እንደ ዶክተሮች አይነት ብዙ አይነት ስራዎችን፣ ጥሩ ስራዎችን የሚሰሩ ሰዎች አሉ ማለት ነው ስለዚህ ማደንዘዝ እንደ ሁኔታው ይለያያል ማለት ነው።

ጠዋት ምን ትበላለህ? ለሚለው ጥያቄ መልስ ከመስጠታችን በፊት ጠዋት ላይ ምን ምን ሊበላ ይችላል? ሚለውን በኢትዮጵያ የሁኔታ ይለያያል ማለት ነው። እና ይሄንን ማየት አለብን ማለት ነው። ለምሳሌ ያህል በኢትዮጵያ ውስጥ ምን ምን በቁርስ ሰዓት ሊበላ ይችላል? የሚለውን ስናይ አንደኛ ዳቦ እና ሻይ ነው ሁለተኛ ደግሞ ያው ሽሮ በንጀራ ነው የሚበላው ብዙ አይነት ምግቦች አሉ ለምሳሌ ሽሮ በአልጫ ሚባል አለ በነጩ ማለት ነው። ሽሮ በቀይም አለ ማለት ነው እና ሻይና ዳቦ አለ። እንዲሁም ደግሞ ብዙ አይነት ምግቦች አሉ ማኮሮኒ አለ ፓስታ አለ። እንዲሁም ደግሞ የተለያዩ የአትክልት ምግቦች አሉ። እና እነዚህን በቁርስ ሰዓት ልንመገብ እንችላለን ማለት ነው። እና እነዚህን ስናይ ዳቦ ያው ቀለል ያለ ስለሆነ ከሻይ ጋር መጠቀም ጠዋት ላይ ቀናችንን ሊያሳምርልን ይችላል ማለት ነው። ሽሮም እንደዚሁ ማለት ነው ነገር ግን ሌሎች ምግቦች ትንሽ ያህል ረሃብ ስሜት ሲሰማን ሆዳችንን በጣም ለማጥገብ ምንመገበው ምግብ ነው ማለት ነው። እና እነዚህን ምግቦች ደግሞ እንደሁኔታው መመገብ አለብን ብዬ አስባለሁ ለምሳሌ ያህል ለምሳሌ ሽሮና ዳቦ መብላት እያለብን ፓስታና መኮሮኒ ከምንበላ ዳቦና ሻይ ተጠቅመን ብንውል አሪፍ ነው ብዬ አስባለሁ። ቁርስ ሰዓት ላይ ማለት ነው ወይም ጠዋት ላይ ማለት ነው። እና ምሳ ሰዓት ደግሞ ልክ እንደዚህ ብዙ አይነት ሚበሉ ምግቦች አሉ። ቅድም እንደዘረዘርኳቸው አይነት ማለት ነው። እና እነዛን ምግቦች በደንብ እስከምንጠግብ ምንበላው ምሳና እራት ላይ ማለት ነው። ስለዚህ ወደ መጨረሻው ስንሄድ ጠዋት ምን ትበላለህ? ሚለውን ለኔ ለኔ እንደ ግሌ ሳየው ጠዋት ላይ ሻይና ዳቦ ነው ምበለው ማለት ነው።

ጭንቀት ሲሰማህ ምን ታደርጋለህ? ጥያቄው ይሄ ነው ማለት ነው። እና ይሄንን ከመመለሳችን በፊት ጭንቀት ምንድነው ምን ምን አይነት ጭንቀቶችስ አሉ እሚሉትን ነገሮች። መጀመሪያ ማየት አስፈላጊ ነው ብዬ አስባለሁ። ጭንቀት ማለት ከመጀመሪያው ስንጀምር ጭንቀት ማለት። ብዙ አይነት ጭንቀት አለ ለምሳሌ የሰው ልጅ መደበር ሊሆን ይችላል ድብርት ሊሆን ይችላል ድባቴ ማለት ነው እና። ይሄ እራሱ አንድ ጭንቀት ነው እና። የሰው ልጅ በብዙ አይነት ጭንቀት የሚከሰትበት ሁኔታ አንደኛው ተማሪ ሲሆን በፈተና ሰዓት። እንዲሁም ደግሞ የሆነ የገንዘብ እጥረት ሲኖርበት ምናምን ምናምን በእነዚህ ነገሮች። ጭንቀት ይከሰታል ማለት ነው። እና የጭንቀት አይነት ውስጥ ምንድን ናቸው አሁን እንዳልኳቸው ተማሪ ሆኖ በፈተና ሰዓት አለ። እንዲሁም ደግሞ ሰው በገንዘብ እጥረት። ከሰው ጋር ሲጣላ ከሰው ጋር የሆነ ምቾት ሳይሰማው ሲቀር እሚበላው ምግብ ሲያጣ ምናምን በእነዚህ ጭንቀት ሊነሳ ይችላል። እና የጭንቀት አይነቶችም እነዚህ ናቸው ማለት ነው። እና እነዚህን ጭንቀቶች በምን መንገድ ልናስወግዳቸው እንችላለን? የሚለውን ነገር ለምሳሌ ጭንቀት ሲሰማን ሙዚቃ ልናዳምጥ እንችላለን ዘፈን ልንዘፍን መዝሙር ልንዘምር እንችላለን። እንዲሁም ደግሞ የተለያዩ ደስ እሚሉ ለእይታ እሚማርኩ ቦታዎች በመሄድ በመዝናናት ራሳችንን ልናድስ እንችላለን ማለት ነው። ስለዚህ ጭንቀትን በዚህ መንገድ እናስወግዳቸዋለን ማለት ነው። እና ለኔ እንደ ግሌ ጭንቀት ሲሰማህ ምን ታደርጋለህ? የሚለውን ነገር ከዚህ በፊት እንዳልኳቸው ሁሉንም ነገር አደርጋለሁ ለምሳሌ ያህል ሙዚቃ አዳምጣለሁ። ከሰው ጋር በመነጋገር ሊሆን ይችላል የሆነ ደስ የሚል ቦታ አእምሮን የሚማርክ ቦታ ላይ በመሄድ። እንዲሁም ደግሞ እየተለያዩ መዝሙሮችን በመዘመር ሊሆን ይችላል። እና እነዚህን ነገሮች በማድረግ የራሴን የሆነ ጭንቀትን ማስወገድ እችላለሁ ማለት ነው። እና ጭንቀት ሲሰማኝ እነዚህን ነገሮች ነው እማደርገው

የምትወደውን መጠጥ ምንድነው የሚለውን ጥያቄ መመለስ አስፈላጊ ነው ብዬ አስባለሁ ነገር ግን ይህንን ከመመለሳችን በፊት የመጠጥ አይነቶች ምን ምን ናቸው ለሰው ልጅስ ወይም ደግሞ ለህፃና ለአዋቂ ለትላልቆች ለሽማግሌዎች ለአዛውንቶች ምን ምን አይነት መጠጥ እንዲጠጡ ይመከራል የሚለውን ነገር እናያለን ማለት ነው። ለምሳሌ መጠጥ ስንል ብዙ አይነት መጠጥ አለ ለምሳሌ የሚያሰክር አለ ለስ የሰውን ልጅ የሚጎዳ ማለት ነው። ለስላሳ መጠጦች አሉ እንዲሁ ገንቢ መጠጦች አሉ ለምሳሌ ያህል ብዙ አይነት አሉ ማልታዎች አሉ። ብዙ አይነት መጠጦች ቢራ አለ ጃምቦዎችም ምናምን እነዚህ እነዚህ መጠጦች ናቸው ማለት ነው። እና እነዚህ ለህፃናትስ ምን አይነት መጠጥ ነው የሚመከረው የሚለውን ነገር ማየት አስፈላጊ ነው። ለምሳሌ ለህፃናት የሚያስፈልገው ነገር አልኮል ነክ የያዙ ነገሮችን ወይም የያዙ መጠጦችን ህፃናት መጠጣት የለባቸውም ብዬ አስባለሁ ምክንያቱም ደግሞ እነሱ ገና አእምሯቸው ስላልበሰለ በብዙ አይነት ነገር ሊጎዳቸው ይችላል ማለት ነው። እንዲሁም ከዚህ በተጨማሪ ደግሞ አዋቂዎች ወይም ደግሞ ወጣቶች ምን አይነት መጠጥ ሊጠጡ ይችላሉ። እነዚህ እነዚህም ደግሞ ከአልኮል ነገር በጣም ራሳቸውን የተወሰነ ያህል አይጠጡም ብዬ ሳይሆን ራሳቸውን ጥንቃቄ ውስጥ መክተት መቻል አለባቸው ምክንያቱም ደግሞ ሳያበዙ መጠቀም አለባቸው አልኮል ሲበዛ በጣም መጥፎ ስለሆነ ማለት ነው። እና ለስላሳ ነገሮችም ቢጠቀሙ አሪፍ ነው ማለት ነው። እንዲሁም ሌሎች ደግሞ አሉ አልኮል እንዲጠጡ የሚመከሩ ማለት ነው ትላልቅ ሰዎች ማለት ነው። እና እነሱም ልክ በዚህ ሁኔታ ቢጠጡ ይመከራል ማለት ነው። እና አልኮል መጠጣት ምን አይነት ጉዳት ያስከትላል የሚለውን ቅድም እንዳልኩት አልኮል በጣም የበዛባቸው መጠጦችን ስናበዛ በጣም እንጎዳለን የአእምሮ በሽታ ሊያስከትልብን ይችላል ማለት ነው። እንዲሁም ከዚህ በተጨማሪ ደግሞ አልኮል የሌላቸው ምግቦች ስንጠጣ ደግሞ በጣም ለሰውነታችን ጥንካሬ ገንቢነት በጣም አስፈላጊ ናቸው ብዬ አስባለሁ። ስለዚህ እኔ እንደ በኩሌ የምወደውን መጠጥ አለ ማለት ነው። ለምሳሌ ለሰላሳ ሊሆን ይችላል እንዲሁ ደግሞ አልኮል ነክ የሆነ ነገር ሊሆን ይችላል ማለት ነው። ስለዚህ እኔ የምወደው መጠጥ አልኮል ነክ የያዙ መጠጦች በጣም ደስ ይሉኛል ማለት ነው

ማታ በምን ሰዓት ትተኛለህ የሚለውን ጥያቄ? መመለስ በጣም ቀላል ነው ብዬ አስባለሁ ምክንያቱም ደግሞ ያው ራሴ የማደርገው ስለሆነ ማለት ነው። ሰው ራሱ የሚያደርገውን ነገር ለመመለስ ወይም ለመናገር በጣም ይቀለዋል ማለት ነው። ስለዚህ ማታ በምን ሰዓት ትተኛለህ የሚለውን ጥያቄ መጀመራችን ሳይሆን በምን ያህል ሰአትስ ትመገባለህ የሚለውንም ጨምሮ ማየት አለብን ማለት ነው። ለምሳሌ ያሀል በምን ሰዓት የሰው ልጅ ሊመገብ ይችላል የሚለውን ጥያቄ? ለምሳሌ ቁርስ አለ ምሳ አለ እንዲሁም ደግሞ እራት አለ ማለት ነው። መክሰስም አለ በተጨማሪ ማለት ነው። እና ቁርስ የሚመገበው የሰው ልጅ በጧዋት ተነስቶ ነው ማለት ነው። ለምሳሌ ጧዋት ከአንድ ሰዓት እስከ ሶስት ሰዓት ድረስ ቁርሱን ሊመገብ ይችላል ማለት ነው። እንዲሁም ከዚህ በተጨማሪ ደግሞ ምሳውን ደግሞ ልክ ከአምስት ሰዓት ወይም ደግሞ ከአራት ሰዓት ከአምስት ሰዓት እስከ ሰባት ሰዓት ድረስ ምሳውን ሊመገብ ይችላል ማለት ነው። እንዲሁም መክሰሱን ደግሞ ከአስር እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት ሊመገብ ይችላል። እንዲሁም እራቱን ደግሞ በመጨረሻ በኩል እራቱን ደግሞ ከሁለት ሰዓት እስከ አራት ሰዓት እስከ አምስት ሰዓት የሰው ልጅ የሚመገብበት እድል አለ ማለት ነው። ስለዚህ የሰው ልጅ በእነዚህ ሰአቶች ይመገባል በአማካይ ማለት ነው። እና ለኔ የግሌን ደግሞ በምን ያህል ሰዓት ነው መመገብ የሚያይሻለኝ የሚለውን ነገር ማየት አለብን ማለት ነው። እኔ ለምሳሌ መመገብ ያለብኝ ሰዓት እኔ ቁርስ ላይ ከአንድ ሰዓት እስከ ሁለት ሰዓት ቁርስ በጣም ያስፈልገኛል ምክንያቱም ደግሞ ያው ማታ ነው አስራ ሁለት ሰዓት ተርቤ ነው የምነሳው እነ ይርበኛል ማለት ነው። ምሳ እንዲሁ ከስድስት ሰዓት እስከ ሰባት ሰዓት ነው ትንሽ ቆየት ብሎ መብላት ስለሚመቸኝ ማለት ነው። መክሰስ ያው ይሄን ታሀል ግዴታ ነው የሚባል አይደለም ያው የሰው ልጅ በቀን ሶስቴ ነው መመገብ ያለበት ብዬ አስባለሁ። እና ይሄንን እንዘለዋለን እና እራት ደግሞ ምንም መገበው ልክ ከሁለት ሰዓት እስከ አራት ሰዓት ነው እኔ የምመገበው ማለት ነው። እና የኔ አመጋገብ ይሄን ይመስላል ማለት ነው። እና በምን ሰዓት የምመገበውንም ከዚህ በፊት የጠቀስኩት ነው ማለት ነው

ወደ ሱቅ ከመሄድ በፊት ዝርዝር ተጽፋለህ የሚለውን ጥያቄ መመለስ አሪፍ ነው ብዬ አስባለሁ ምክንያቱም ለሰው ልጅ እንደ ምክር የሚያገለግላል ማለት ነው። እና ወደ ሱቅ ከመሄዳችን በፊት ዝርዝር መጻፍ አለብን ብዬ አስባለሁ ምክንያቱም ደግሞ ብዙ ሰው የመርሳት አደጋ ላይ ሊወድቅ ይችላል ወይም ደግሞ የመርሳት አደጋ ሊያጋጥመው ይችላል ማለት ነው። እና እነዚህን ነገሮች ለማስወገድ ደግሞ ግዴታ ዝርዝር መጻፍ መቻል አለብን ማለት ነው። ወይም ደግሞ ዝርዝር ካልጻፍን ደግሞ ብዙ ማስታወስ የሚችል ሰው ከጎናችን አስከትለን መሄድ መቻል አለብን ማለት ነው። እና እነዚህን ነገሮች ደግሞ ለምሳሌ ምን አይነት የመርሳት አደጋ አለ የምንለውን ነገር ማየት አለብን የሰው ልጅ በምን ያህል ደቂቃስ በምን ያህል ሰዓትስ? የተነገረውን ነገር ይረሳል ወይም የሰማውን ነገር ይረሳል የሚለውን ስናየው። ለምሳሌ አንዳንድ ሰው አለን በደቂቃ ውስጥ አሁን ነግረነው ከደቂቃዎች በኋላ የሚረሳ አለ ከሰአታት በኋላ የሚረሳ አለ ከቀናት ከወራት ከሳምንታት በኋላም የሚረሳ ሰው አለ ማለት ነው። ስለዚህ ሰው ፍጹማዊ አይረሳም ማለት አይቻልም ይረሳል ማለት ነው። ስለዚህ ሁሉም ሰው ስለሚረሳ ደግሞ ወደ ሱቅ በሚሄድበት ሰዓት ላይ ዝርዝር ነገሮችን መጻፍ አለበት። ወረቀት ላይ ይሄን ይሄን እገዛለሁ አንድ ኪሎ ሽንኩርት እገዛለሁ አንድ ኪሎ ቲማቲም እገዛለሁ አንድ ኪሎ ድንች እገዛለሁ። ምናምን እያለ እንደዚህ ዳቦ እገዛለሁ ምናምን እያለ መጻፍ መቻል አለበት ማለት ነው። ስለዚህ ዝርዝር መጽሐፍ አስፈላጊ ነው ማለት ነው። እና ዝርዝር እንዴት ነው የሚጻፈው የሚለውን ነገር ወረቀትና እስክሪብቶ አገናይቶ መጻፍ ነው ማለት ነው። በእጅ ሊሆን ይችላል በማሽን እንዲሁም በተለያዩ በኮምፒውተሮች ሊሆን ይችላል እንጽፋለን ማለት ነው። ስለዚህ ዝርዝር መጻፍ አስፈላጊ ነው። እና እኔ በመጨረሻም የማጠቃልለው ነገር ወደ ሱቅ ከመሄድ በፊት ዝርዝር ትጽፋለህ አዎ እጽፋለሁ ማለት ነው

እሳት ለማንደድ ምን ትጠቀማለህ? እሳትም ለማንደድ ብዙ አይነት ነገሮችን እንጠቀማለን ለምሳሌ የምንጠቀማቸው ነገሮች አሉ ለምሳሌ በድሮ አፉካዋን ስናየው ወይም በድሮ ሁኔታ ስናየው የሰው ልጅ በድሮ ሁኔታ የሚጠቀመው እሳትን ለማንደድ ድንጋይን ከድንጋይ ጋ በማጋጨት ሊሆን ይችላል ባልጩትን ከባልጩት ጋር እንዲሁ ደግሞ እንጨትን ከእንጨት በማፋተግ ሊሆን ይችላል እሳትን የሚፈጥሩ ወይም ሚያነዱት ማለት ነው። ነገር ግን አሁን በዘመናዊነት ጊዜ እሳት ምናነድበት ሁኔታ ትንሽ ከድሮ ለየት ብሎ ወይም ደግሞ ቀለል ብሎ መቷል ማለት ነው። እና ስለዚህ አሁን ያለውን ጊዜም ደግሞ ለማስታወስ ያህል ከድሮ ይልቅ ኑሮዎች እየቀለሉ ነው የሚመጡት ለምሳሌ የሰው ልጅ በእግሩ ይጓዝ የነበረውን በመኪና በተሽከርካሪ እንድንጓዝ ሆነናል ማለት ነው። ይሄ ደግሞ አንድ የዘመናዊነት ምንጭ ነው ማለት ነው። እና ከዚህም በተጨማሪ ደግሞ የሰው ልጅ በእጁ ይጽፍ የነበረውን በኮምፒውተር እንዲጽፍ ተደርጓል ማለት ነው። ደብዳቤ እንዲሁም ደግሞ በእጅ ወይም በጉዞ በጉልበት ይላክ የነበረውን ደግሞ አሁን ላይ በተለያዩ መተግበሪያዎች በቴሌግራም በፌስቡክ ምናምን በዋትሳፕ እነዚህ ነገሮች እንዲላኩ እየተደረገ ነው ማለት ነው። ስለዚህ ከድሮ ይልቅ በጣም ዘመናዊነት ኑሮዎችን አቅልሏል ብዬ አስባለሁ ስለዚህ። አሁን የማየውን ነገር ደግሞ እሳትን ለማንደድ ከድሮ ይልቅ አሁን ላይ በጣም ቀለል ብሏል ማለት ነው። እና አሁን ድሮ እንጨትን ከእንጨት በማፋተግ ድንጋይን ከድንጋይ ባልጩትን ከብልጩት በመፋተግ በማጋጨት ነው ሳት ይፈጥሩ የነበረው ነገር ግን በአሁኑ ሰዓት ላይ ሁኔታው በጣም ቀለል ብሎ የሰው ልጅ ክብሪትን በመጠቀም እንዲሁም ደግሞ መብራትን ነው ወይም ደግሞ ኤሌክትሪክን በመጠቀም እንጨትን በመጠቀም እሳት እየፈጠረ ነው ማለት ነው። እና ይሄ ደግሞ ከድሮ ሁኔታ ለየት ያለ ነው እና እሳት ለማንደድ ምን ትጠቀማለህ? ያው እኔ ደግሞ የአሁን ጊዜ ሰው ስለሆንኩኝ ክብሪት ወይም ደግሞ መብራት በመጠቀም እሳትን አነዳለሁ ማለት ነው

ስንት ብርድ ልብስ ትጠቀማለህ ይላል ጥያቄው ይሄን ጥያቄ ለመመለስ ደግሞ ያው እንደራሴ ሁኔታ ነው ምወስነው ማለት ነው ምክንያቱም ደግሞ ይሄ ጥያቄ የተጠየቀው እኔ እንድመልሰው ነው ምክንያቱም ደግሞ እኔ ምጠቀመውንና ማልጠቀመውን ማለት ነው ስለዚህ ወደ ጥያቄው ወደ ዋና ነገሩ ስናልፍ ብርድ ልብስ በጣም አስፈላጊ ነው። ለምሳሌ በቀዝቃዛ ሰዓት ምንለብሰው አይነት ብርድ ልብስ አለ። ምንለብሰው የብዛት አይነትም ይለያያል ማለት ነው። በሞቃት ጊዜም እንደዚሁ ሊለያይ ይችላል ምንለብሰው የብርድ ልብስም ደግሞ አይነቱ ሊለያይ ይችላል ማነው ነው ስለዚህ የብርድ ልብስን እንደምንለብስበት ሁኔታ ሊለያይ ይችላል ማለት ነው። ለምሳሌ ያህል ቀዝቃዛ ጊዜ በሆነ ሰዓት በጣም ደጓሳ የሆነ በጣም ከባድ ወይም ደግሞ በጣም ድርብርብ የሆነ ብርድ ልብስ እንለብሳለን ማለት ነው። ያ ደግሞ ቅዝቃዜን ለመከላከል ወይም ሙቀት ለመፍጠር ማለት ነው እንዲሁ ደግሞ ከዚህም በተጨማሪ ደግሞ በጣም ሞቃት በሚሆንበት ሰዓት ላይ ደግሞ ከናካቴውም ብርድ ልብስ ላንጠቀም እንችላለን ማለት ነው ምክንያቱም ደግሞ ዝም ብሎ ልብሳችንን ብቻ ለብሰን ልናድር እንችላለን ልንተኛ እንችላለን ማለት ነው። ስለዚህ በሞቀት ጊዜ ደግሞ ብርድ ልብስ መልበስ ላያስፈልግም ይችላል ነገር ግን ካስፈልገህ ደግሞ በጣም ስስ የሆነ እና ነጭ የሆነ ብርድ ልብስ መጠቀም አሪፍ ነው ብዬ አስባለሁ። እና ወደ ዋናው ነገር ስናልፍ ስንት ብርድ ልብስ ትጠቀማለህ? እኔ ምጠቀመው ልክ ከዚህ በፊት እንደተናገርኩት ቀዝቃዛ በሚሆንበት ሰዓት ብዙ ልብሶችን ወይም ብርድ ልብሶችን ደራርቤ ወይም ደግሞ አንድም ቢሆን ደግሞ ድርብርብ የሆነ ብርድ ልብስ ወፍራም የሆነ ብርድ ልብስ እጠቀማለሁ ማለት ነው። ነገር ግን ሞቃት በሚሆንበት ሰዓት ላይ ደግሞ ቀለል ያለ ብርድ ልብስ እጠቀማለሁ ማለት ነው።

የድምጽ መልእክት ትልካለህ አዎ የድምጽ መልእክት ልከላ ልካለሁ። ምክንያቱም ደግሞ በተለያዩ መተግበሪያዎች የድምጽ መልእክትን እልካለሁ ማለት ነው ነገር ግን የድምጽ መልእክት ከመላኬ በፊት ደግሞ የጽሁፍ መልእክት መላክ በጣም ቀላል ነው ማለት ነው ምክንያቱም ደግሞ በእጃችን በመጻፍ ነው ነገሮችን የምናቀለው ማለት ነው። በድምጽ ከመናገር ይልቅ በእጅ መጻፍ አንደኛ ሀሳብን በጣም በዝርዝር ለመጻፍ ይመቻል ማለት ነው። ስለዚህ ወረቀት እና እስክሪፕቶም ሊሆን ይችላል እንዲሁም ደግሞ ኮምፒውተራችንን ላፕቶፓችንን በመጠቀም ሊሆን ይችላል መጻፍ በጣም ቀላል ነው። ማነው? ነገር ግን የሆነ እንደ ግዴታ የሚሆንብን ሁኔታ ካለ። በጽሁፍ መጠቀም ወይም በድምጽ መጠቀም በጣም አስፈላጊ ነው ብዬ አስባለሁ። ስለዚህ ሁለቱንም እንጠቀማለን ማለት ነው ወይም እጠቀማለሁ ማለት ነው። እና እነዚህን መልእክቶችስ በምን ነው የምንለካቸው እንዴት ነው የምንለካቸው የሚለውን ነገር ማየት አሪፍ ነው ብዬ አስባለሁ። እና እነዚህን መልእክቶች የምንልክበት መንገድ አንደኛ መተግበሪያዎችን በመጠቀም ነው። እነዚህ መተግበሪያዎችን ምን ምን ናቸው የሚለውን ነገር ስናይ ቴሌግራም ሊሆን ይችላል ዋትሳፕ ፌስቡክ ሊሆን ይችላል ዩቲዩብ ሊሆን ይችላል። እንዲሁም ቲክቶክም ሊሆን ይችላል እና እነዚህ የድምጽ መልክ የምናስተላልፋቸው መተግበሪያዎች ናቸው ማለት ነው። እና ከዚህም በተጨማሪ ደግሞ በምን እንዴት ነው የምንልካቸው የሚለውን ነገር። ስናይ መጀመሪያ ድምፃችንን እንቀርጻለን እና ያንን ነገር ነው በመተግበሪያዎች የምንልከው ማለት ነው። እና የድምጽ መልእክት ትልካለህ የሚለውን ጥያቄ? በመጨረሻ ለመመለስ ያህል እኔ ያው የድምጽ መልእክት አብዛኛው ቅድም እንዳልኩት የጽሁፍ መልእክት እጠቀማለሁ። ነገር ግን የድምጽ መልእክት

የህዝብ መመላለሻ ትጠቀማለህ አዎ እጠቀማለሁ ምክንያቱም ደግሞ የህዝብ መመለሻ መጠቀም አሪፍ ነው ብዬ አስባለሁ። ምክንያቱም ደግሞ ያው የግል የሆነ መኪና ስለሌለን ማለት ነው። ያው አብዛኛው ጊዜ ያው እኛ አካባቢ የምንኖር ሰዎች። ያው በጣም ባለሀብት የማንባል ሰዎች ነን በዳሀ ሁኔታ ላይ የምንኖር ነን። ስለዚህ መኪና መግዛት ስለማንችል ወይም ደግሞ የራሳችን ተሽከርካሪ ስለማይኖረን ማለት ነው። እና የህዝብ ማመላለሻ መኪናዎችን እንጠቀማለን ሞተሮችን እንዲሁም ባጃጆችንም እንጠቀማለን ማለት ነው። ስለዚህ እነዚህን ነገሮች መጠቀም ለእኛ አስፈላጊ ነው። አንደኛ ያው ከገንዘብም አኳያ ኢኮኖሚያችንን ይቆጥብልናል ማለት ነው። ስለዚህ ደግሞ ያው ለጊዜው እስከምንገዛ ድረስ። እነዚህ መኪናዎች ወይም ደግሞ የህዝብ ማስመለሻ መኪኖችን መጠቀም አስፈላጊ ነው ብዬ ስለማስብ ማለት ነው። ስለዚህ የህዝበ ማመላለሻ መጠቀም አሪፍ ነገር ነው ብዬ አስባለሁ። አንደኛ ከሰው ጋር ግንኙነት እንዲኖረን ያደርገናል ማለት ነው። ከሰዎች ጋር ግንኘነት ከፈጠርን ደግሞ ነገሮችን በቀላሉ ማዘዝ እንችላለን ወይም መስራት እንችላለን ማለት ነው። ለምሳሌ በድርጅቶች ላይ በምንሰራበት ሰዓት ላይ አንድን ድርጅት ከአንድ ድርጅት ጋር ግንኙነት እንዲፈጥር ማድረግ እንችላለን ማለት ነው። በህዝብ ማመላለሻ መኪናዎች ውስጥ ማለት ነው። እንዲሁ ደግሞ እኛም በግል ሊሆን ይችላል ከሰዎች ጋር በጣም እንዛመዳለን ግንኙነት እንፈጥራለን ከፍ እናደርጋለን ማለት ነው። ስለዚህ ይሄ ጥቅም አለው ማለት ነው። እና የህዝብ ማመላለሻ መጠቀም በጣም አሪፍ ነው ብዬ አስባለሁ። ስለዚህ የህዝብ ማመላለሻ መኪና ትጠቀማለህ ወይ ለሚለው ጥያቄ? አዎ እጠቀማለሁ ምክንያቱም ደግሞ ሌት ከቀን የማደርገው ነገር ስለሆነ ማለት ነው

የአካባቢው ገበያ እንዴት ነው? የአካባቢያችን ገበያ በጣም አሪፍ ነው ነገር ግን ይህንን ነገር ለማየት መጀመሪያ ጋር የአካባቢያችን ገበያ ምን ምን ነገሮች ይሸጡበታል ምን ምን ነገሮችስ ይገዙበታል የሚለውን ነገር ማየት አለብን እንዲሁም በዚህ በተጨማሪ ደግሞ ገበያ ምንድነው የሚለውን ነገርም ማየት ነውና ገበያስ የሚሰጠው ጥቅም ምንድነው እነዚህን አራት ነገሮች አብረን ከቆየን በዝርዝር በጣም ፈታ አርገን እንወያይባቸዋለን ማለት ነው እና እነዚህ እነዚህ ነገሮች ምንድን ናቸው የሚለውን በመጀመሪያ ስንጀምር ገበያ ማለት ምን ማለት ነው ብለን ስናየው ገበያ ማለት የሰው ልጅ በመሰብሰብ አንድን ቃል ሊገዛበት ወይም ሊሸጥበት እሚችል ቦታ ወይም ደግሞ ነገር ሊሆን ይችላል ማለት ነው ስለዚህ ገበያ ማለት ይሄ ነው ማለት ነው እና ገበያ ውስጥስ ምን ምን ሊሸጥ ይችላል የሚለውን ነገር ስናይ ገበያ ላይ ብዙ አይነት ነገሮች ይሸጣሉ ማለት ነው ለምሳሌ ከጽዋት ወይም ከአትክልት ጀምሮ እስከ ፍራፍሬ ከጥራጥሬ ጀምሮ እስከበሰለ ምግብ ድረስ ይሸጥበታል ማለት ነው እና ገበያ ላይ የሚሸጠው በጣም እነዚህ ነገሮች ናቸው የሚገዙትም እነዚህ ናቸው ማለት ነው ከብት ሊሆን ይችላል በቅሎ፣ ፈረስ ሊሆን ይችላል እንዲሁም በግም ሊሆን ይችላል የተለያዩ ነገሮች እንስሳትና ምግቦችም ሊሸጡበት ይችላሉ ገበያ ላይ ማለት ነው እና እነዚህ እነዚህን ነገሮች ለመግዛት ወይም ለመሸጥ ግዴታ ገበያ መሄድ አለብን ማለት ነው እንዲሁም ደግሞ ገበያ ምንድነው ጥቅሙ የሚለውን ነገር ስናይ አንደኛ ገበያ የሆኑ ነገሮችን ወይም ሸቀጦችን ሊሆን ይችላል እቃዎችን ሊሆን ይችላል ጥራጥሬዎችን ፍራፍሬዎችን በመሸጥ ገቢያችንን ከፍ ለማድረግ ይጠቅመናል ማለት ነው ሁለተኛው ደግሞ የገቢ ምንጫችንም ነው በምንሸጥበት ሰዓት ወይም ደግሞ በምንገዛበት ሰዓት ላይ ራሳችንን ወደ ገንዘብ እናሳድጋለን ማለት ነው ስለዚህ የገበያ ጥቅም ይህንን ይመስላል ማለት ነው እና የአካባቢያችን ገበያ በጣም አሪፍ ነው ያው የተወሰነ እቃዎች ተወደውብናል ነገር ግን ይስተካከላል ብዬ አስባለሁ ማለት ነው

ደሞዝ በየትኛው ቀን ታገኛለህ የሚለውን ጥያቄ ከመመለሴ በፊት ደሞዝ ኢትዮጵያ ውስጥ እንዴት ነው የሚሰጠው ወይስ ደግሞ ምን አይነት አስፈላጊነትስ አለው ወይስ ለምን ለምን ጥቅምስ ይውላል የሚሉትን ነገሮች በዝርዝር ማየት አስፈላጊ ነው ብዬ አስባለሁ። ለምሳሌ ደሞዝ አብዛኛውን ጊዜ የሚሰጠው በወሩ መጨረሻ በሰላሳ ወይም ደግሞ በወሩ መጀመሪያ በቀጣዩ ወር ማለት ነው። በቀን አንድ ላይ ነው ደሞዝ ሊሰጥ የሚችለው ማለት ነው። ስለዚህ እነዚህ ብዙ አይነት ችግሮችም ሊፈጥሩ ይችላሉ ጥቅሞችም አሉት ከጥቅሞቹ ስንጀምር። አንደኛ ችግሮቻችንን አንድ ጊዜ መፍታት ያስችለናል ማለት ነው። ደሞዛችን ተቸጋግረን ከርምን ደሞዛችን ሲመጣ ነገሮችን ወይም ብዙ የሚገዛዙ ነገሮችን ብዙ ልንመገባቸው የምንችል ነገሮችን በብዛት መግዛት እንችላለን ማለት ነው። ነገር ግን ጉዳቱ ምንድነው? በወር አንዴ ስለሆነ የሚመጣው ለት ተለት ወይም ደግሞ ቀን ተቀን ገቢ ላናገኝ እንችላለን ስለዚህ በብዙ ችግሮች ላይ ልንወድቅ እንችላለን ማለት ነው። እና ደሞዝ እንዴት ነው የሚከፈለው የሚለውን ነገር ስናይ። ከዚህ በፊት እንደጠቀስኩት ነው ማለት ነው። እና ደሞዝ ጥቅሙን ጉዳቱም ይህንን ይመስላል ማለት ነው። እና በኢትዮጵያ ውስጥ ደሞዝ በቀበል በጣም አስፈላጅ ነው ብዬ አስባለሁ። ምክንያቱም ደግሞ አብዛኛው ህዝብ በመንግስት ሰራተኞች እና በድርጅቶች ላይ ተቀጥረው የሚሰሩ ማህበረሰቦች ስለሆኑ ማለት ነው እና ደግሞ ደሞዝን ለማግኘት በጣም ብዙ አስቸጋሪ ጊዜያትን ስለምናሳልፍ ማለት ነው። ስለዚህ ደሞዝ በእነዚህ ጊዜያት ይከፈላል ማለት ነው። እና እኔም ደሞዜን የማገኘው በመጨረሻው ወር አካባቢ ላይ ነው ማለት ነው

ሃይማኖታዊ ግብር ታከብራለህ የሚለውን ጥያቄ መመለስ አስፈላጊ ነው ብዬ አስባለሁ ምክንያቱም ደግሞ እያንዳንዱ ሰው ስለ ሃይማኖቱ ማወቅ ያለበት ነገር ስላለ ማለት ነው። እና እኔም ስለ ሃይማኖቴ ምንነት ማወቅ አስፈላጊ ነው። ግብር ምንድነው የሚለውን ነገርም እናያለን ማለት ነው። እንደኔ አረዳድ ከሆነ ማት ነው። ስለዚህ የሃይማኖትን ግብር ማክበር አስፈላጊ ነው። አሁን ለምሳሌ እኔ የክርስትና እምንት ተከታይ ነኝ እና በቤተክርስቲያን ላይ ግብር ምንድነው የሚለውን ነገር ማወቅ አስፈላጊ ነው ማለት ነው። እና ከመጀመሪያው ስንጀምር ግብር ምንድነው የሚለውን ነገር አንደኛ የቤተክርስቲያናችን ላይ የወጣ ህግ አለ ወይም ደግሞ መጽሐፍ ቅዱስ አለ እና ያን ህግ መከተል አንድ ግብር ማለት ነው። እና ስለዚህ ይህንን ማክበር አስፈላጊ ነው። ይህንን ካላከበርን ግን ከሃይማኖታችን እናፈነግጣለን ማለት ነው። ይሄ ደግሞ ለተለያዩ ችግሮች ያስከትላል ማለት ነው። አንደኛ ሰይጣናዊ እምነት እንድንከተል ያደርገናል ማለት ነው። ስለዚህ ይሄ ደግሞ በጣም ጉዳት አለው ማለት ነው። እና እነዚህ እነዚህ ነገሮች አንድ የቤተክርስቲያን ግብር ነው ማለት ነው ወይም ሃይማኖታዊ ግብር ነው ብዬ አስባለሁ። እና ሃይማኖታዊ ግብር ታከብራለህ? አዎ እኔ አከብራለሁ። ምክንያቱም ደግሞ ሃያማኖት ግብር ማክበር አስፈላጊ መሆን ስለሆነ ማለት ነው። እና የተለያዩ ሃይማኖቶችም እንደየሃይማኖታቸው ግብር ማክበር አስፈላጊ ነው ብዬ አስባለሁ። ለምሳሌ ሙስሊሞች ቁርአናቸው ላይ ብዙ አይነት ግብሮች ሊኖሩ ይችላሉ ወይም ደግሞ መመሪያ ህጎች ሊሆኑ ይችላሉ። አንድን ሃይማኖት ስናመልክ እነዚህ እነዚህ ህጎች መከተል አለባቸው ተብሎ የተጻፈ መጽሐፍ ቅዱስ ላይ ወይም ደግሞ ቁርአን ላይ ያለ ማነው እና እነዛን መከተል መቻል አለብን። ስለዚህ ሃይማኖታዊ ግብር ማክበር አስፈላጊ ነው ማለት ነው

የምሳ እረፍቱ ምን ያህል ጊዜ ነው የሚለውን ጥያቄ መመለስ አስፈላጊ ነው። ምክንያቱም ደግሞ እኔ የማደርገውን ነገር ስለሆነ የማደርገው ማለት ነው። ስለዚህ እኔ የማደርገውን ነገር የምታገብረውን ነገር ለሰው ልጅ መናገር በጣም ቀላል ነውና እናም አስፈላጊ ነው ማለት ነው። ስለዚህ የምሳ እረፍት ምንድነው የሚለውን ነገር መጀመሪያ ማየት አለብን ምሳስ በምን በምን ሰዓት ነው የምንመገበው የሚለውን ነገርም ማየት አለብን ማለት ነው። ስለዚህ እነዚን እነዚን ነገሮች ለመወያየት ትንንሽ ሰዓት ወስደን መወያየት አስፈላጊ ነው ማለት ነው። እና መጀመሪያው ጋር ስንጀምር የምሳ ሰዓት ምን ላይ ነው ወይስ ምን ምን ሰዓት ላይ ነው የምሳ ሰዓት ብለን የምንጠራው? የሚለውን ነገር ለማየት ለምሳሌ አንዳንድ ላይ በችግር ላይ ያለ ሰው ያው እንደኔ አይነት ማነው እነዛ ይሄ የምሳ ሰዓት አያውቁም ማለት ነው። ነገር ግን እንደተለምዶ ደግሞ የምሳ ሰዓት ተብሎ የሚጠራው ሰዓት ደግሞ ለምሳሌ ከአምስት ሰዓት እስከ ሰባት ሰዓት ተኩል አካባቢ ያ የምሳ ሰዓት ይባላል ማለት ነው። እና የምሳ ሰዓት ደግሞ እረፍት ያስፈልገዋል? ወይ የሚለውን ነገር ስናይ አንደኛ አሁን ለምሳሌ በድርጅቶች ላይ የሚሰሩ ሰዎች አብዛኛውን ጊዜ ምግብ ወይም ምሳ የሚበሉት ወጠው ሆቴል ላይ ወይም ደግሞ ቤታቸው ድረስ ሄዶ በማብሰል ነው ማለት ነው። እና ይሄ ራሱ አንድ እረፍት ነው። ራሳቸውን በመዝናናት ወይም ደግሞ በመጓዝ ያዝናናሉ ይሄ እረፍት ነው ማለት ነው። እና የምሳ ሰዓት እረፍት የምንለው ይሄንን ነው ማለት ነው። ስለዚህ ምሳ ምሳ ምን ሰዓት ላይ እንበላለን የሚለውን ነገር ከዚህ በፊት እንዳየነው ነው ማለት ነው።

የስራ ግምገማ ይደረግልሃል የሚለውን ጥያቄ መመለስ አሪፍ ነው። ምክንያቱም ደግሞ ያው የስራ ግምገማ በየስራው የሰው ልጅ ስራ እስከሰራ ድረስ የስራ ግምገማ አስፈላጊ ነው ብዬ አስባለሁ። ምክንያቱም ደግሞ ራሱን በሚገመገምበት ሰዓት ላይ በቀጣይ ስራውን አጠናክሮ እንዲሰራ በአሪፍ ሁኔታ እንዲሰራ ጥሩ አድርጎ እንዲሰራ ወይም ደግሞ ሰዓትን እንዲያከብር ያደርገዋል ማለት ነው። ይሄ ደግሞ ጥንካሬን ይሰጣል ማለት ነው። እና የገቢ ምንጫችን ከፍ እንዲል ያደርጋል ማለት ነው። ስለዚህ የስራ ግምገማ አሪፍ ነው ብዬ አስባለሁ። እና እንዲደረግልኝ እፈልጋለሁ። ምክንያቱም ደግሞ ከዚህ በፊትም ተደርጎልኝ ስለሚያውቅ ማለት ነው። ስለዚህ ራሴን በጣም ጠንካራ እንደሆነ አድርጎኛል ማለት ነው። የስራ ግምገማ እንዲሁም ደግሞ የገቢ ምንጨ ከፍ እንዲል ለምሳሌ ከአንድ ስራ ወደ ሁለት ስራ በአንድ ላይ የመስራት ማለት ነው። ለምሳሌ ቀን ቀን ላይ ከጠዋቱ ከሁለት ሰዓት እስከ አስራ አንድ ሰዓት ላይ በድርጅቶች ውስጥ ተቀጥሮ መስራት ሊሆን ይችላል። በተለያዩ በመንግስት ስራዎችም ተቀጥሮ መስራት ሊሆን ይችላል። እንዲሁም ደግሞ ማታ ማታ ላይ ደግሞ የግል ስራ አለ እነሱን ስራዎች መስራት ሊሆን ይችላል ማለት ነው። በዚህ በዘመናዊነት መንገድ ማለት ነው። እና ይሄ ነገር ራሱ አንድ ጥንካሬ ነው ማለት ነው። የስራ ግምገማ ነው ይሄን ሁሉ የሚሰራው ማለት ነው። እና እነዚህ ጥቅሞች አሉት። ማነው የስራ ግምገማ? ማድረግ ስለዚህ የስራ ግምገማ በጣም አስፈላጊ ስለሆነ የስራ ግምገማ እንዲደረግልን መፈለግ መቻል አለብን ማለት ነው

የደንበኛ እርካታን ታሳውቃለህ የደንበኛ እርካታ ምንድንነው የሚለውን ነገር መጀመሪያ ጥያቄውን ከመመለሳችን በፊት ማወቅ መቻል አለብን ማለት ነው። እና ይሄን ደግሞ ጊዜ ሰጥተን መወያየት መቻል አለብን ከዚሁ ብዙ ጊዜ በመውሰድ እነዚህን ነገሮች መወያየት መቻል አለብን የደንበኛ እርካታ ምን ማለት ነው? ወይስ የደንበኛ እርካታ የሚሰጠው ጥቅምስ? በእኛ በኩልስ እንዲሆኑም ደግሞ በደንበኞች በኩል የሚሰጠው ጥቅም ምንድንነው? የሚለውን ነገር ማየት አለብን እንዲሁም ደግሞ የደንበኛ እርካታን እንዴት ነው ማወቅስ የሚቻለው እነዚህን ነገሮችም ማወቅ አስፈላጊ ነው። ብዬ አስባለሁ ስለዚህ የደንበኛ እርካታ የምንለው አንደኛ የደንበኛ እርካታ ማለት የሰው ልጅ አንድን እቃ ገዝቶ በዛ እቃ ሲደሰት ማለት ነው። ለምሳሌ ምግብ ሊሆን ይችላል እኔ ምግብ ፋብሪካ ሊሆን ይችላል የምሰራው እና እኔ የሠራሁትን ምግብ ደንበኛው ወስዶ ተጠቅሞት ወይም ተመግቦት በዛ ደስተኛ ሲሆን ይሄ የደንበኛ እርካታ በጣም አሪፍ ነው ይባላል ማለት ነው። እና የደንበኛ እርካታስ እንዴት ነው የምናውቀው? የሚለውን ነገር ስናይ አንደኛ ደንበኛ እርካታ ካለ ወይም ደግሞ ሰአታችንን በአግባቡ በመስራት ሊሆን ይችላል እንዲሁም ደግሞ የተለያዩ ነገሮችን በማድረግ የሰው በሰው ልጅ አስፈለጊነት ወይም ደግሞ ሰው ልጅ በሚፈልገው መንገድ የምንሰራ ከሆነ ይሄ ብዙ አይነት ደንበኞችን ያፈራልናል ማለት ነው። ስለዚህ ይሄ አንድ የደንበኛ እርካታን እናውቅበታለን ማለት ነው። ስለዚህ የደንበኛ እርካታ ማክበር ወይም ደግሞ አስፈላጊ ነው ብዬ አስባለሁ ማለት ነው። ስለዚህ የደንበኛ እርካታን ማክበር አለብን ማለት ነው። ደንበኛን በነገሮች ማርካት መቻል አለብን ማለት በምናመርታቸው ነገሮች ማለት ነው። ስለዚህ የደንበኛ እርካታ አስፈላጊ ነውና የደንበኛ እርካታን ደግሞ እኔ በደንብ አሳውቃለሁ ማለት ነው

ሙዚየም መሄድ ትወዳለህ የሚለውን ጥያቄ መመለስ አስፈላጊ ነው። ነገር ግን ሙዚየም መሄድ ትፈልጋለህ የሚለውን ጥያቄ ወይም ደግሞ ይሄን ከማየታችን በፊት ሙዚየም ምንድነው? ሙዚየም ውስጥስ ምን ምን ነገሮች አሉ ልናያቸው የምንችላቸው ነገሮች እነዚህ እነዚህን? ማየት ወይም ደግሞ መወያየት አስፈላጊ ነው ብዬ አስባለሁ ማለት ነው። ስለዚህ ሙዚየም መሄድ ጥቅም አለው ወይስ ጉዳት አለው? እነዚህን ነገሮችንም አብረን እናያለን ማለት ነው። እና ወደ ዋናው ነገር ስንሄድ ሙዚየም ውስጥ ወይም ሙዚየም ምን ማለት ነው የሚለውን ነገር ስናይ አንደኛ በአማርኛ በቀጥተኛ ትርጉሙ ሙዚየም ማለት ቤተ መዘክር ማለት ነው። እና ይሄ ደግሞ ምን ምን ሊቀመጥበት ወይስ ምን ምን ልናይበት እንችላለን የሚለውን ነገር? አንደኛ የድሮ ነገስታቶች ወይም ደግሞ በድሮ ጊዜ ታሪክ የተሰራባቸውን ነገሮች ሙዚየም ላይ ይቀመጣሉ ማለት ነው። በአካል ሊሆን ይችላል በፎቶ ሊሆን ይችላል። እንዲሁም በተለያዩ ነገሮች እነዛን ነገሮች ልናይ እንችላለን የድሮ ነገሮችን ማለት ነው ወይም ታሪክ የተሰራባቸውን ነገሮች ማለት ነው። ስለዚህ ሙዚየም እነዚህን ነገሮች አቅፎ የያዘ ነው ማለት ነው። እና የሰው ልጅ ደግሞ እነዚህን ነገሮች በማየት ይዝናናል ማለት ነው። ነገር ግን ሙዚየም የድሮ ነገሮችን ወይም ታሪክ የያዛቸውን ነገሮች ብቻ ነው የሚይዝ ማለት አይደለም። ሙዚየም በአሁን ጊዜ በጣም በአሪፍ በአሪፍ የተሰሩ ቅርጻ ቅርጾች ሊሆኑ ይችላሉ ዕደ ጥበቦች ሊሆኑ ይችላሉ። እነዚህን ነገሮች ይይዛል ማለት ነው። ስለዚህ ሙዚየም ይሄ ይሄ ጥቅሞች አሉት ማለት ነው። ወይም እነዚህን ነገሮችም አካቶ ይይዛል ማለት ነው። እና ሙዚየም የሚሰጠው ጥቅምስ ምንድነው? የሚለውን ነገር ስናይ ሙዚየም የሚሰጠው ጥቅም አንደኛ ራሳችንን እንድናዝናና ያው ራሳችንን ካዝናናን ደግሞ ስራችንን በአግባቡ እንሰራለን የገቢ ምንጫችንም ያድጋል ማለት ነው። እና ይሄ ማለት ደግሞ ወደ እርገት ጎዳና እየተጓዝን ነው ማለት ነው። በሁለተኛነት መንገድ ደግሞ የሰው ልጅ ጋር ብዙ በብዙ ነገር ልንግባባ እንችላለን ማለት ነው። ለምሳሌ ሙዚየም በጎበኘን ቁጥር ላይ የአንድን ማህበረሰብ ታሪክ በቀላሉ እናውቃለን ከዛ ማህበረሰብ ጋር ግንኙነት እንድንፈጥር ያደርገናል ማለት ነው። ስለዚህ ሙዚየም መሄድ ጥቅሙ ይሄ ነው ማለት ነው። ስለዚህ ሙዚየም መሄድ ጥሩ ነው ብዬ አስባለሁ የራሳችንም ጥቅም አለን ማለት ነው። እና አመሰግናለሁ ይህን ለማለት ፈልጌ ነው። ከዚህ በተጨማሪ ካለ ደግሞ ለወደፊት እናገራለሁ ማለት ነው

የተበላሸ ነገር ማስተካከል ትችላለህ? አዎ እችላለሁ ነገር ግን የተበላሸ ነገርን እንዴት እናስተካክለን የሚለውን ነገር መጀመሪያ ማየት አስፈላጊ ነው ማለት ነው። እና ነገሮችስ የሆነ ነገር ሲበላሽ እንዴት ነው የምናውቀው የሚለውን ነገርም? ማየት አስፈላጊ ነው ብዬ አስባለሁ እና እንወያይበት ማለት ነው። ለምሳሌ ያህል የተበላሸ ነገር እንዴት ነው ማስተካከል የሚቻለው? አሁን ለምሳሌ የሆነ ኮምፒውተራችን ወይ ላፕቶፓችን እንዲሁም ደግሞ የምናበስልበት ምድጃችን ሊበላሽብን ይችላል ማለት ነው። ስለዚህ ያን ነገር የተበላሸውን ነገር አይቶ ማስተካከል ማለት ነው። እና ከዚህም በተጨማሪ ደግሞ የሆነ ነገራችን ሲበላሽ እንዴት ነው የምናውቀው? ለምሳሌ ኮምፒውተራችን ሲበላሽ ላይሰራ ይችላል ለምሳሌ ስናበራው ላይበራልን ይችላል ማለት ነው። እንዲሁም ደግሞ የምግብ ማብሰያ ምድጃችን ሲበላሽብንም እንደዚሁ ስናየው ላይግል ወይም ላይሞቅ ይችላል እንጀራ ላያበስልልን ይችላል ማለት ነው። ስለዚህ ከእነዚህ አንፃር ልናውቀው እንችላለን ማለት ነው። ስለዚህ ይሄን ይሄን ነገር ወይም የነዚህን ምክንያቶች በመጠቀም የሆነ ነገራችን ወይ የምንጠቀምባቸው እቃዎች እንደተበላሹ እንዳልተበላሹ ማወቅ እንችላለን ማለት ነው። ስለዚህ የሆነን ነገር የምናውቀው በዚህ በዚህ መንገድ ነው። ማነው ስለዚህ የሆነን ነገር ወዲያው እንደተበላሸ መጠገንና አገልግሎት ላይ ማዋል አስፈላጊ ነው ብዬ አስባለሁ። እንዲሁም ደግሞ ራሳችንንም እንድንገመግም ይጠቅመናል ማነው ስለዚህ አመሰግናለሁ

ስልጠና ትወስዳለህ? አዎ ወስዳለሁ። ብዙ አይነት ስልጠናዎች ወስጄ አውቃለሁ። እንዲሁም ደግሞ አሁን ላይ ስልጠና እየወሰድኩ እገኛለሁ ማለት ነው። እና ለምሳሌ ከስልጠናዎች ውስጥ ማየት አለብን ብዬ ማስበው ነገር አለ። ስልጠና ምንድነው እንዲሁ ስልጠና ጥቅም አለው ወይ? አዳዲስ ነገሮችን በመፍጠር ላይስ ምን አይነት ረገድ አለው? ወይስ ምን አይነት ጠቀሜታ አለው? ሚለውን ማየት አለብን ማለት ነው። እና ስልጠና ብለን ምናየው ምንለው ነገር በቀጥተኛ ትርጉሙ ስተረጉመው ስልጠና ማለት የሆነን ነገር መለማመድ ማለት ነው። አንድን ነገር ምንሰራ ከሆነ ለምሳሌ የኮምፒውተር ክህሎት ወይም ደግሞ ኮምፒውተር መጠቀም ምንፈልግ ከሆነ የኮምፒውተር ክህሎት ሚሰጥበትን ስልጠና መሰልጠን ወይም መለማመድ መቻል አለብን ማለት ነው። እንዲሁም ደግሞ የተለያዩ ነገሮችን መጠገን ሊሆን ይችላል የምግብ ማብሰያ ምድጃዎች መጠገን ሊሆን ይችላል። እነዚህ እነዚህን የምንጠግን ወይም መፈል የምንፈልግ ከሆነ ደግሞ እነዚህን ነገሮች ወይም የምግብ ማብሰያ ጥገና ስልጠናዎችን መውሰድ መቻል አለብን ማለት ነው። እኒሁም እነዚህን ብቻ አይደሉም ለምሳሌ መኪና ሊሆን ይችላል መኪና መጠገን መፈለግ ከሆነ ደግሞ የመኪና ጥገና ስልጠናዎችን መውሰድ መቻል አለብን ማለት ነው። ስለዚህ የሰው ልጅ እንደ ፍላጎቱ ስልጠናዎችን መውሰድ አለበት ማለት ነው። እና እኔ ከዚህ በፊት ኮምፒውተር መነካካት ወይም ኮምፒውተር መጠቀም ስለምፈልግ የኮምፒውተር ክህሎት ሚሰጥ ስልጠና ወስጃለሁ ማለት ነው። እንዲሁም ደግሞ ምድጃ ወይ ምግብ ማብሰያ ምድጃ መጠገን ስለምፈልግ የምግብ መብሰያ ምድጃ ጥገና የሚሰጠውን ስልጠና ወስጃለሁ ማለት ነው። እና አሁን ላይ ደግሞ የተለያዩ ስራዎችን ሚያሰራ መተግበሪያዎችን ለመጠቀም ስልጠና እየወሰድኩ ነው ማለት ነው። ስለዚህ ብዙ አይነት ስልጠናዎችን ወስጃለሁ ማለት ነው። እና ስልጠና ትወስዳለህ? ሚለውን ነገር ስልጠና እወስዳለሁ አዎ ማለት ነው።

ማሸነፍ ትችላለህ ለማለት መሰለኝ። ጥያቄ አለ እና ይሄን ጥያቄ መመለስ አስፈላጊ ነው ብዬ አስባለሁ እና ማሸነፍ ማለት ምንድነው? ወይስ ደግሞ ማሸነፍ ጥቅም አለው ጉዳት አለው የሚለውን ነገር ማየት አስፈላጊ ነው ማለት ነው። እና እነዚህን ነገሮች ለማየት ደግሞ ግዴታ ጊዜ ያስፈልገናል ስለዚህ አብረን ከሆንን እነዚህን ነገሮች ማየት እንችላለን ማለት ነው። ለምሳሌ ማሸነፍ ምንድነው? ወይስ ምን ማለት ነው የሚለውን ነገር ለማየት ማሸነፍ ማት አንደኛ መውጣት ማት ነው በቃ ሌላ ምንም አይነት ጥርጥር የለውም። ለምሳሌ ሩጫ ምን ውድድር ላይ ሊሆን ይችላል። ሩጫ ተወዳድረን አንደኛ ቁጠን ማሸነፍ ማለት ነው ይሄ ማለት ነው እና አንደኛ መውጣት ነው ብዬ አስባለሁ ማለት ነው። እንዲሁም ደግሞ ማሸነፍ ጥቅም አለው ወይ ማሸነፍ ብዙ አይነት ጥቅሞች አሉት እንዲሁም ደግሞ የተወሰኑ ያህልም ጉዳቶች አሉት ብዬ አስባለሁ እና ማሸነፍ የሚሰጠን ጥቅም ምንድነው? የሚለውን ነገር ስናይ ለምሳሌ በውድድሮች ላይ ማሸነፍ ብዙ አይነት ጥቅሞች ይሰጠናል። ማነው ነው ለምሳሌ የግብህ ምንጭ በመሆን ስለሚያገለግለን ማለት ነው። ገቢያችን በጣም ከፍ ይላል ባለሀብቶች እንሆናለን እንዲሁም እንደ ኑሯችንን በቀላሉ እንኖራለን ማለት ነው። ከዚህም በተጨማሪ ደግሞ ማሸነፍ ጉዳቱ ምንድነው? የሚለውን ነገር ለምሳሌ ያላግባብ የሆኑ ጠቦች አሉ ወይም ጠብ መጣላት ሊሆን ይችላል። እና እነዚህን ማሸነፍ ደግሞ የተለያዩ የቡድን ጠቦች ወይም ደግሞ ቡድን መደራጀት እና ጠብ መፍጠር እንዲሁም ደግሞ ሆካታ መፍጠር ሊያስከትል ይችላል ማለት ነው። ስለዚህ ይሄ ጉዳቶች አሉት የተወሰኑ ቢሆኑም ማለት ነው። እና ማሸነፍ ጥቅሙም ጉዳቱም ይሄ ነው ብዬ አስባለሁ። እና ማሸነፍ ደግሞ አንድ ሰው አንድን ነገር ስራዬ ብሎ ከያዘ ለውድድር የሚሆነውን ነገር ማመቻቸት ከቻለ ማያሸንፍበት ምንም አይነት ምክንያት የለም። ማሸነፍ ይችላል ማለት ነው። ስለዚህ ማሸነፍ እችላለሁ ማለት ነው። እኔም ራሴ በበኩሌ ማለት ነው

በእጅ መጨባበጥ ትወዳለህ በእጅ መጨባበጥ የምወድበትም እማልወድበትም ሁኔታ አለ ማለት ነው። ነገር ግን በእጅ መጨባበጥ በጣም አስፈላጊነት አለው ብዬ አስባለሁ አንደኛ ሰላምታ ለመውረድ በእጅ መጨባበጥ መቻል አለብን ማለት ነው። እና ሰላምታ ከወረደ ደግሞ ሀገራችን በሰላም እንድትኖር ያለብጥብጥ ያለሁካታ እንዲሁም ደግሞ የተኩስ ድምጽ ባለመስማት ብዙ ጊዜዎችን እናሳልፋለን ማለት ነው። ስለዚህ በእጆች መጨባበጥ ከእነዚህ ነገሮች ጋር እየተያያዘ ነው ብዬ አስባለሁ። ለምሳሌ አንድ ፖለቲከኛ ከሆነ ባለስልጣን ጋር ከተጣላ ያ ብዙ አይነት ችግር ሊፈጥር ይችላል በሀገር ደረጃ ሁካታ ወይም ጠብ ግርግር ሊፈጥር ይችላል ማለት ነው። እና ይሄ ማህበረሰቡ ስራውን እንዳይሰራ ወይም ደግሞ እንቅፋት ሊሆንበት ይችላል ማለት ነው። ስለዚህ በእጅ መጨባበጥ እነዚህን ነገሮች ሁሉ ሊያስታግስ ይችላል። ማነው እና ይሄ ፖለቲካኛና ያ ባለስልጣን በጠባቸው ምክንያት ላይ በእጅ እንዲጨባበጡ ወይም ደግሞ ሰላም እንዲያወርዱ ይደረጋል ማለት ነው። እና በእጃቸው ከተጨባበጡ ሰላም ወረደ ማለት ነው። ስለዚህ ይሄ ነገር ከሆካታ ከብጥብጥ ተኩስ እንዳይነሳ ምናምን ያደርጋል ማለት ነው። ስለዚህ በእጅመጨባበጥ አስፈላጊ ነው ብዬ አስባለሁ ማለት ነው። ስለዚህ በእጅ መተባበጥ አስፈላጊ ነው ደስ ይላል ማለት ነው። የሀገራችን ሰላምም ለማምጣት በጣም ደስ ይላል ጥሩ ነገር ነው ማለት ነው። አመሰግናለሁ

ወደ የትኛው ቦታ ተጉዘህ ታውቃለህ? የሚለውን ጥያቄ ለመመለስ በጣም ቀላል ይመስለኛል። ምክንያቱም ደግሞ ያው ራሴ የማደርገው ነገር ስለሆነ ራሴ የማደርገውን ነገር ለሰው ልጅ ወይም ለተለያዩ እንዲሁም ደግሞ የተለያየ ንግግር ለማድረግ በጣም ቀላል ነገር ነው እና ይህንን ቀላል ነገር ደግሞ እማላደርግበት ምንም አይነት ምክንያት የለኝም ማለት ነው። ስለዚህ ይህንን ነገር ለማድረግ መናገር እፈልጋለሁ ማለት ነው። እና ወደ የትኛው ቦታ ተጉዠ አውቃለሁ መሰለህ? ወደ ተለያዩ ቦታዎች ተጉዠ አውቃለሁ ጎንደር ላሊበላ ጢስ አባይ ምናምን ወደ ባህርዳር ምናምን ወደ እንጅባራ ቻግኒ ምናምን ተጉዠ አውቃለሁ ወደነዚህ ከተሞች ማለት ነው። እና እነዚህ የተጓዝኩባቸው ቦታዎች ላይ ደግሞ ብዙ አይነት ጥቅሞችን አግኝቻለሁ ማለት ነው። ለምሳሌ ሙዚየም ገብቻ አውቃለሁ ባህርዳር ላይ የሰማዕታት መታሰቢያ እሚባል ሙዚየም አለ ማለት ነው። እና ይሄ የተመሰረተው በምን ምክንያት ነው? እሚለውን ነገር አንደኛ በፊት በታሪክ ላይ ለሀገር ጥሩ ነገር ያበረከቱ ጀግኖች አባቶቻችን ለሀገራችን መታሰቢያነት የሞቱበትን ያህል ለመታሰብ የተሰራ የሰማዕታት መታሰቢያ ሙዚየም ነው ማለት ነው። እና እዛ ሄጄ አውቃለሁ ብዙ ነገሮችን አይቻለሁ ማለት ነው። እንዲሁም ከዚህ በተጨማሪ ደግሞ ላሊበላ ጎንደር ሄጄ አውቃለው እና ላሊበላ ሄጄ በቤተ እምነቴ ላይ ተባርኬ ተዝናንቸ የአካባቢውን አየር ቃኝቸ በጣም ደስ ብሎኝ ነው የተመለስኩት ማለት ነው። እና ጎንደር ጋር ስሄድ ደግሞ የፋሲል ግንብ አለ። ያን አየቸ በጣም ተደስቼ እንዴት የድሮ የድሮ ሰው ይሄን ታህል ጥበብ አለው ወይ? ብዬ አስተውዬ መጥቻለሁ ማለት ነው። እና የነዚህን ነገሮች ለማየት ነው በጣም አስፈላጊ ነገር ነው። እንዲሁም ወደፊት ደግሞ ወደ ሀረር ወደ ኦሮሚያ ክልል ለመሄድ አስቤያለሁ ማለት ነው። እና የሰጠኝ ጥቅም በጣም ራሴን አዝናንቻለሁ ደስ ብሎኛል ማለት ነው። ደስታን ከሰጠን ደግሞ ብዙ አይነት ስራዎች እንድንሰራ ያደርግናል ማለት ነው። እና ወደ እነዚህ ቦታዎች ተጉዤ አውቃለሁ ማለት ነው

በእንጨት እሳት ማብሰል ትችላለህ አዎ እችላለሁ ወይም አብስዬ አውቃለሁ ማለት ነው። እና በእንጨት እሳትም እንዴት ነው የምታበስለው ወይስ በምን መንገድ ነው የምታበስለው የሚለውን ነገር ማየት አስፈላጊ ነው ማለት ነው። እና በእኛ አካባቢ ደግሞ በእንጨት እሳት ማብሰል ማብሰል በጣም የተለመደ ነው። ምክንያቱም ደግሞ የመብራት ምድጃ መጠቀም በጣም የቀረ ነገር ነው ምክንያቱም ደግሞ ያው ከገቢም አንፃር ማለት ነው። መብራት ፍጆታ መክፈል የማይችል ብዙ አይነት ሰው ስላለ ማለት ነው። እዚህ አካባቢ ሀቅሙ ስለማይፈቅድ ስለዚህ በእንጨት ነው የሚያበስለው ማለት ነው። ስለዚህ በእንጨት ማብሰል ከእኛ አካባቢ የሚሰጠው ጥቅም ከዚህ አንፃር ነው ማለት ነው። እና በእንጨት እንዴት ነው የምታበስለው ወይስ እንጨቱን እንዴት ነው የምታነድደው የሚለውን ነገር ስናይ እንጨትን ወይም የማነድበት ምክንያት አንደኛ ክብሪት በመጠቀም እንዲሁም ደግሞ እንጨትን ከእንጨት ጋር በማፋተግ ሊሆን ይችላል። ወይም ደግሞ አንድ ጊዜ ያነደድኩትን እሳት የተለያዩ ነገሮችን በመጫን በማሳደር በማዋል ሊሆን ይችላል። እና በዚህ መንገድ እሳት አነዳለሁ ወይም እንጨት አቀጣጥላለሁ ማለት ነው። እና እንዴት ነው የምትጠቀምበት የሚለውን ነገር ለመጠቀም ደግሞ ለማየት ደግሞ ጉልቻ የሚባል ነገር አለ። ሶስት ወይም አራት ድንጋዮችን ከአጠገብ በማስቀመጥ ከዛ ላይ እሳትን በማንደድ በዛ ላይ የሆነ ወይ ብረት ድስት ወይ ድስት ከሸክላ የተሰራ ሊሆን ይችላል። ይህንን በማስቀመጥ ምግባችንን ማብሰል እንችላለን ማለት ነው። ስለዚህ እሳትን ወይም እንጨትን የእንጨት እሳትን የምንጠቀምበት መንገድ በዚህ መንገድ ነው ማለት ነው። አመሰግናለሁ

ሻማ ማብራት ትወዳለህ? ሻማ ማብራት እወዳለሁ ምክንያቱም ደግሞ ብዙ አይነት ጥቅሞችን ስለሚሰጠን ማለት ነው። ሻማ ማብራት ምን ምን አይነት ጥቅሞች አሉት የሚለውን ነገር ለማየት በጣም አስፈላጊ ጊዜ ያስፈልገናል ብዬ አስባለሁ። የተወሰነ ሰዓት እፈልጋለሁ ማለት ነው። እና ሻማ ምን ምን አይነት ጥቅሞች ይሰጣል በምን አይነት ሁኔታ እንጠቀመዋለን? በምን አይነት ሁኔታ ልንጠቀምበት እንችላለን የሚለውን ነገር ስናይ። ለምሳሌ ሻማ ብዙ አይነት ጊዜ ብዙ አይነት ጊዜ የምንጠቀምበት አንደኛ መብራት ሲጠፋ ከሰፈራችን ላይ መብራት ሲቋረጥ ያንን ጨለማን ለመከላከል ሲባል ሻማ እናበራለን እንጠቀማለን ማለት ነው። ከዚህም በተጨማሪ ደግሞ በደስታ ሰዓት ሊሆን ይችላል እና ያንን ሻማን በማንደድ የተለያዩ ድግሶችን በማዘጋጀት ደስታችንን ወይም ደግሞ መካፈል እንችላለን ከማህበረሰቡ ጋር ማለት ነው። እንዲሁም ከዚህም በተጨማሪ ደግሞ ልደት በምናክብርበት ሰዓት ላይ ማለት ነው። ዓመታችን ወይ ለሃያ አመት አንድ አመት እንዲሁም ሰላሳ አመት አርባ አመት ሆነን ምናምን የሚለውን ነገር። ያንን ቁጥሮችን በሻማ መልክ በማዘጋጀት ያንን በማድረግ ልደታችንን እናከብርበታለን እና ልደት የሚከበረው ደግሞ ዳቦ ይደፋል ወይም ደግሞ ዳቦ ይሰራል እንዲሁም ደግሞ የተለያዩ ዝግጅቶች ይደረጋሉ ድግስ ይደገሳል ያና ማህበረሰቡ ይጠራና የደስታ ተካፋይ እንዲሆኑ ይደረጋል ማለት ነው። እና ልደትን በዛ መልኩ እናከብራለን እና ሻማ። ከዚህም አንፃር በጣም ብዙ አይነት ጥቅም አለ። ራስህ ደስታን ለማምጣት ሊሆን ይችላል። የልደት ቀናችንን ለማክበር ሊሆን ይችላል ጨለማን ለማባረር ሊሆን ይችላል እና ለዚህ ለዚህ ጥቅሞች ይውላል ማለት ነው። ስለዚህ ሻማ መብራት ትወዳለህ? አዎ እወዳለሁ

የምታስታውሰው ጥሩ መምህር አለ አዎ ብዙ አይነት ጥሩ መምህር አስታውሳለሁ ነገር ግን በይበልጥ አንድ መምህር አስታውሳለሁ ምክንያቱም ደግሞ ይሄ መምህር እኔ እንዳውቅ ወይም ደግሞ እንድማር ብዙ አይነት ነገሮችን እንዳርገፋፋ በብዙ አይነት መጥፎ ነገሮች እንዳልገባ በጣም ብዙ አይነት ነገሮችን አድርጎልኛል ማለት ነው እና ይሄን መምህር በብዙ አይነት መንገድ አስታውሰዋለሁ በጥሩ መንገድ ማለት ነው ስለዚህ ይህን መምህር ብዙ ጊዜ ማውሳት እፈልጋለሁ ማለት ነው እና ይሄ ደግሞ ጊዜው አሁን ነው ብዬ አስባለሁ ስለዚህ ይሄ መምህር መቼ ነው ጥሩ ነገር የሰራልህ ወይስ እንድታስታውሰው ያደረገ የሚለውን ነገር ስናይ አስራ አንደኛ እና አስራ ሁለተኛ ክፍል ላይ በመማርበት ሰዓት ላይ ይሄ መምህር እንግሊዘኛ መምህራችን ነበረ ወይም የእንግሊዘኛ ቋንቋ አስተማሪያችን ነበረ ማለት ነው። ስለዚህ እንግሊዘኛ ቋንቋን እንድማር ወይም በቀላሉ እንዳውቅ ከተለየ መልኩ በጣም ሲንከባከበኝና በጣም ብዙ አይነት ነገሮችን ሲያደርግልኝ ነበረ ማለት ነው ስለዚህ ይህንን መምህር በዚህ መንገድ ማስታወስ እፈልጋለሁ ማለት ነው እና ብዙ አይነት መምህሮችም አሉ ማስታወሳቸው የስነ የስነ ዜጋ እና የስነ ምግባር መምህሮቻችን አሉ እነዚህ ምናያቸው የትምህርት አይነቶች ናቸው ማለት ነው እና የስነዜጋና ጋር የስነምግባር መምህራችን ደግሞ ጸባያችን ወይም ደግሞ ምግባራችን በጣም ጥሩ እንዲሆን ብልሹ እንዳይሆን ሚያደርገን መምህር ነው ማለት ነው እና የነዚህን መምህራን ማስታወስ በጣም አሪፍ ነው ወይም አስፈላጊ ነው ብዬ አስባለሁ ስለዚህ እንደነዚህ አይነት መምህሮችን ማስታወስ ምን ምን አይነት ጥቅሞችን ይሰጡናል የሚለውን ነገር አንደኛ በብዙ ሁኔታ በፊት ላይ ስሰጡን የነበሩትን ምክሮች በማስታወስ አሁን ላይ እንድንተገብራቸው ያደርጋሉ ማለት ነው ስለዚህ የምድሩ መምህሮችን ወይም ሲያስተምሩኝ የነበሩ መምህሮችን ማስታወስ በጣም አሪፍ ነው ብዬ አስባለሁ ስለዚህ ድሮም አስታውሳቸዋለሁ አሁንም አስታውሳቸዋለሁ ማለት ነው

የምትወደው ጣፋጭ ምግብ ምንድነው? የሚለውን ጥያቄ መመለስ አስፈላጊ ነው ነገር ግን ከዛ በፊት ጣፋጭ ምግብ መመገብ ጥሩ ነው ወይስ ጉዳት አለው? ጣፋጭ ምግብ ምንለውስ ምን ምን አይነት ምግቦች አሉ ጣፋጭ ምንላቸው? እነዚህን ነገሮች ማየት አስፈላጊ ነው ብዬ አስባለሁ ለምሳሌ ጣፋጭ ምግብ ምን ምን አይነት ጣፋጭ ምግብ አለ ብለን ስናይ አንደኛ ዳቦ በጣፋጭ መልክ ይሰራል እንዲሁም ደግሞ ዝም ብሎ ዳቦ ተብሎ ራሱ ሚሰራ አለ ማለት ነው። እና እነዚህ ሁለት አይነት ናቸው እንዲሁም ደግሞ የተለያዩ ምግቦች አሉ ለምሳሌ። በጣም ብዙ አይነት ምግቦች አሉ ማለት ነው። ለምሳሌ አትክልት ጋር ምሰራ ሊሆን ይችላል ጣፋጭ አለ እንዲሁም ደግሞ ዝም ብሎ ምግብ አለ ማለት ነው። እና ጣፋጭ የሚወድ ጣፋጭ ይጠቀማል ጣፋጭ የማይወድ ደግሞ ዝም ብሎ ምግቡን ይጠቀማል ማለት ነው። ለምሳሌ አቮካዶ ሚጠቀም ሰው ጣፋጭ ሚፈልግ ከሆነ ስኳር ጨምሮ የተለያዩ ፍራፍሬዎችን በመጨመር ጣፋጭ እንዲሆን ያደርገዋል ማለት ነው። ነገር ግን ጣፋጭ የማይፈልግ ሰው ደግሞ ጣፋጭ የማይወድ ሰው ደግሞ ዝም ብሎ አቮካዶን ብቻውን ይጠቀማል ማለት ነው እና እንደዛ ለማለት ነው ማለት ነው። እንዲሁም ደግሞ ጣፋጭ መጠቀም ጉዳቱ ምንድነው ጥቅሙ ምንድነው? የሚለውን ነገር ለማየት መጀመሪያ ከጥቅሙ ስንጀምር ጣፋጭ መጠቀም ጥቅሙ ምንድነው አንደኛ ምግብ ብዙ እንድንመገብ ያደርገናል ማለት ነው። ለምሳሌ ምግብ ዘግቶን የነበረውን በጣም በብዛት እንድንጠቀምና እንዳንከለከል ያደርገናል ማለት ነው። እና ከጉዳቱ ስንጀምር ደግሞ ጉዳቱን ስንቀጥል ደግሞ ጉዳቱ ምንድነው? ሚለውን ነገር አንደኛ ምግብ ይሄንታል በጣም ሊዘጋን ይችላል ማለት ነው። በጣም አብዝተን ምንጠቀመው ከሆነ ነው ያ የሚሆነው እና ጣፋጭ ነገር በጣም ምናበዛ ከሆነ ሌላ ጊዜ ምግብ ሊዘጋን ይችላል። ወይም ምግብ ላንመገብ እንችላለን ይሄ ደግሞ ለሆድ ድርቀት ለተለያዩ በሽታዎች ይዳርገናል ማለት ነው። ስለዚህ ጣፋጭ ስንመገብ በመጣኑ መሆን አለበት ነገር ግን ጣፋጭ ጠቅልሎ መመገብ የለብንም ብዬ አላስብም ማለት ነው

ልብሶችህ በስርዓት የተቀመጡ ናቸው ወይ? ለሚለው ጥያቄ ልብሶቼ የኔ ልብሶች በስርዓት የተቀመጡ ናቸው። ነገር ግን አንዳንድ ጊዜ በስርዓት ላላስቀምጣቸው እችላለው እና በስርዓት የማላስቀምጥበት ምክንያት ምንድነው በስርዓት ማስቀመጥበትስ ምንድነው የሚለውን ነገር አብረን እናያለን ማለት ነው። እና ይሄን ይሄን ነገር ለማየት ሲባል ለምሳሌ ልብስን በስርዓት ደርድሮ ማስቀመጥ ሚሰጠው ጥቅም አንደኛ ንጽህናችንን እንድንጠብቅ ያደርገናል ንጽህናችንን ከጠበቅን ደሞ ከተለያዩ ታስቦ በሽታዎች ላንጋለጥ እንችላለን ወይም እንድናለን ማለት ነው። እና ልብሳችንን በስርዓት ጠብቀን ወይም ደሞ ደርድረን ማስቀመጥ መቻል አለብን ማለት ነው። ከዚህም በዘለለ ደግሞ ልብሳችንን ደርድረን ባናስቀምጥስ ምን ጉዳት ሊያስከትል ይችላል? የሚለውን ነገር ስናይ ይደርሳል ልብሳችንን በስራ ድርድረን ባናስቀምጥ ሚከተለው ነገር አንደኛ ንጽህናችንን ላንጠብቅ እንችላለን ሊቆሽሽ ይችላል ማለት ነው። እና ያ ደግሞ ለተለያዩ በሽታዎች ለተለያዩ ባክቴሪያዎች ወደ ሰውነታችን እንዲገቡ ያደርገናል ማለት ነው። ስለዚህ ያን ነገር መፍቀድ የለብንም ልብሳችንን በስራ ደርድረን ማስቀመጥ መቻል አለብን ማለት ነው። እና ለምሳሌ ልብስን እንዴት ነው እምንደረድረው የሚለውንም ነገር በአንድ ላይ ማየት አለብን ማለት ነው። ለምሳሌ ልብሳችን እንዴት ነው የምንደረደረው የቁም ሳጥን አለ የተለያየ ልብሳችን እምናስቀምጥባቸው ቦርሳዎች ሊኖሩ ይችላሉ አሉ እነዛን ሻንጣዎችም አሉ በነዛ ላይ በስርዓት ተደርድሮ ማስቀመጥ ማለት ነው። እነዛ አጣጥፎ ሊሆን ይችላል ለምሳሌ ቲሸርትን ከአራት አጥፎ ቦታ እንዳይዝብን በመጠኑ አድርገን ማስቀመጥ አስፈላጊ ነው ብዬ አስባለሁ ማለት ነው። እና ልብሳችንን እንዴት ነው እምንደረድረው የሚለውን ነገር ለማየት ወስነናል ማለት ነው። እና አይተናልም ብዬ አስባለው ስለዚህ ልብሳችን መደርደር ያለብን ሻንጣዎቹ ወይም ቦርሶችን እንዲሁም የቁም ሳጥኖችን በመጠቀም መደርደር ነው ማለት ነው

ኮፍያ ማድረግ ትወዳለህ? አዎ ኮፍያ ማድረግ እወዳለሁ የማልወድበት ሁኔታም አለ። እና እነዚህ ሁኔታዎች ማድረግ ስትፈልግበት ሁኔታ ምንድነው? ማድረግስ የምትወድበት ሁኔታስ ምንድነው የሚለውን ነገር እናያለን ማለት ነው። ኮፍያ ማድረግስ ምን አይነት ጥቅም አለው ምን አይነት ጉዳት እዛ አለው። እሱንም እናያለን የኮፍያ አይነቶችንም እናያለን ማለት ነው። እና ለምሳሌ ከራሴ ስጀምር የኮፍያ አይነት ምንድነው? የሚለውን ነገር ስናይ የኮፍያ አይነቶች በጣም ብዙ ናቸው ቀይ አለብኝ ቢጫ አረንጓዴ የተለያዩ ከለሮች አሉ። እንዲሁ ደግሞ ብዙ አይነት ሙዚቀኞች ወይም ደግሞ ዘፈኞች የሚጠቀሟቸው ደግሞ በጣም ዘመናዊ የሆኑ ኮፍያዎች አሉ። እንዲሁም ደግሞ የተለያየ እምነት በተለያየ በእምነቱ ዘንድ የሚጠቀምባቸው ኮፍዬዎች አሉ። እና እነዚህ አይነቶች ናቸው ማለት ነው። እና ኮፍዬዎች እንዴት ነው? የምንጠቀመው የሚለውን ነገርም ስናይ ለምሳሌ ኮፍያን ብዙን ጊዜ ከራሳችን ላይ በማስቀመጥ ፀጉራችንን በመሸፈን ነው የምንጠቀመው ማለት ነው። እና ጥቅሙስ ምንድነው? ኮፍያ መጠቀም ጥቅም አለው ወይ? ጉዳትስ አለው ወይ? እሱንም አብረን ጠቅለል አድርገን መሄድ አስፈላጊ ሳይሆን አይቀርም ማለት ነው። እና ኮፍያ ማድረግ ጥቅሙ አንደኛ አይናችን ከተለያዩ ጨረሮች እንድንከላከል ራሳችንን ዘንጠን እንድንወጣ ወይም ደግሞ ያማረብን ለማስመሰል በጣም ጠቃሚ ነው ብዬ አስባለሁ ኮፍያ ማድረግ ማለት ነው። ምክንያቱም ደግሞ ዘናጭ ለመሆን አስፈላጊ ነገር አንዱ ኮፍያ ማድረግ ነው ማለት ነው። እና ኮፍያ ማድረግ ጉዳቱስ ምንድነው? የሚለውን ነገር ስናይ ለምሳሌ ኮፍያ አዘውትር የምንጠቀም ከሆነ ፀጉራችን የመመለጥ እድሉ በጣም ከፍተኛ ይሆናል ማለት ነው። ስለዚህ መላጣም መሆን ያመጣል ማለት ነው። ስለዚህ ኮፍያን በመጠኑ መጠቀም በሚያስፈልገን ሰዓት ላይ መጠቀም እና ደግሞ ኮፍያ ተጠቅመን ውለን ደግሞ ፀሀይ ላይ ማውለቅ የለብንም። ምክንያቱም ደግሞ ያ በጣም ችግር ያመጣል ማለት የተለያዩ በሽታዎች የጭንቅላት ቁስለት ሊሆን ይችላል ያን ሊያስከትልብን ይችላል ማለት ነው። ስለዚህ ኮፍያ ስንጠቀም በመጠኑ ወይም ደግሞ በስርዓት መሆን መቻል አለብን ማለት ነው። እና ጠቅልላ አድርጌ ስናገር ኮፍያ ማድረግ ትወዳለህ? አዎ እወዳለሁ ምክንያቱም ደግሞ ኮፍያ ማድረግ በጣም ጥሩ ስለሆነ እኔም ለእኔም ደግሞ አስፈላግ ስለሆነ ማለት ነው

ወደ ስራ በሰአቱ ትደርሳለህ? አዎ እደርሳለሁ ምክንያቱም ደግሞ በስራ ሰዓት መድረስ በወይንም ስራ ሰዓት ላይ በሰአቱ መድረስ በጣም አስፈላጊ ነው። ሰዓት አክባሪ መሆን ጥሩ ነው ብዬ አስባለሁ። ምክንያቱም ደግሞ ስራችንን በሰአቱ ጠንቀቅ አድርገን ሰርተን ወደ ቀጣዩ ዙር ማለፍ መቻል አለብን ማለት ነው። ስለዚህ ስራችንን በሰአት በመድረስ መስራት አለብን ማለት ነው። እና ይሄ ደግሞ ምን ምን አይነት ጥቅሞች አሉት። የሚለውን ነገር ስናይ ለምሳሌ በስራ ሰዓት ላይ በሰአቱ በመድረስ የምናገኘው ጥቅም አንደኛ ስራችንን በሰአቱ እንድንጨርስ ያደርገናል ማለት ነው። ሁለተኛ ደግሞ ብዙ አይነት ስራዎችን እንድንሰራ ያደርገናል። ማነው ለምሳሌ እስከ ስድስት ሰዓት የሚያልቀውን ወይም ደግሞ ከሁለት ሰዓት እስከ ስድስት ሰዓት የሚያልቀውን ስራ በሰአቱ ተገኝተን የምንሰራ ከሆነ እስከ ስድስት ሰዓት እንጨርሳለን ከዛ በኋላ ደግሞ ከስድስት ሰዓት እስከ አስራ አንድ ሰዓት ወይም እስከ አስራ ሁለት ሰዓት ደግሞ ሌላ አይነት ስራ እየመስራት እድል አለን ማለት ነው። ስለዚህ ሰአታችንን በአግባቡ በማክበር በአንድ ጊዜ ሁለት ወይም ደግሞ ሶስት ስራዎችን መስራት እንድንችል ያደርገናል ማለት ነው። ይሄ ደግሞ የገቢ ምንጫችን እንዲያድግ ያደርገዋል ማለት ነው። ስለዚህ የገቢ ምንጫችን ካደገ ደግሞ ባለሀብት ሆነን ኑሯችንን በጥሩ ሁኔታ እንድንመራ ቤተሰብ መሰረታዊ ልጆችን ወልደን ደግሞ በጥሩ ሁኔታ እንድንኖር ያደርገናል ማለት ነው። ስለዚህ ጥቂት ነገሯ ወይም ደግሞ ወደ ስራ ወደ ስራ በሰአቱ በመድረስ ብቻ ከዚህ ደረጃ ላይ መድረስ ይቻላል ማለት ነው። ስለዚህ በሰአቱ መድረስ በጣም አስፈላጊ ስለሆነ በስራ በስራ ጊዜ በሰአቱ መድረስ አስፈላጊ ነው ብዬ አስባለሁ ማለት ነው። እና እኔም በመጨረሻ በኩል ወደ ስራ በሰአቱ ትደርሳለህ ወይ? አዎ እደርሳለሁ ማለት ነው

ስለ ልጅነትህ የመኖሪያ ቤት ንገረኝ የሚለውን ጥያቄ መመለስ በጣም ቀላል ነገር ነው ምክንያቱም ደግሞ መናገሩ ስለሆነ ማለት ነው። እና መናገርም ያስፈልጋል ብዬ አስባለሁ አንደኛ ከሰው ጋር ግብብነት ለመፍጠር። ስለ ልጅነታችን ማንነት መናገር አለብን ስለ ቤተሰባችን ማንነት መናገር አለብን። እንዲሁም ደግሞ ስለምንኖርበት ቤትስ ምን አይነት ነው የሚለውን ነገር መነጋገር መቻል አለብን ማለት ነው። ስለዚህ ከቤታችን ስንጀምር እኔ በልጅነቴ ስኖርበት ያደግኩት ቤት። ከጭቃ የተሰራ እንደማንኛውም ኢትዮጵያዊ ከጭቃ የተሰራ ቤት። እንዲሁም ደግሞ ቀለል ያለ እንስ ያለ ቤት ነው ማለት ነው። እና ከዛ ቤት ላይ ነው ስኖር የነበረው ማለት ነው። እና እነዚህ ቤቶችስ አሁን ላይ የት ደረሱ እሚለውን ነገር ስናይ ያው የትም አልደረሱም ገጠር አካባቢ ላይ እስካሁን እየተገለገሉባቸው ያሉ ናቸው። ነገር ግን ከዛው ገጠርም ቢሆን ቅብና ደግሞ በአብዛኛው ከተማ ላይ። በጣም በዘመናዊነት መልኩ በሲሚንቶ እየተሰሩ ነው በግንባታ በህንፃ ምናምን ቤቶች እየተሰሩ ነው ማለት ነው። ይሄ ደግሞ የሚያመጣው ዘመናዊነትን ነው ማለት ነው። እና ዘመናዊነት ከዚህ ደረጃ ላይ እንድንደርስ አድርጎናል እና እናመሰግናለን ለዘመናዊነት ማለት ነው። እና ይህንን ይህንን ነገር በማስታወስ የልጅነታችንን ጊዜ ማሳለፍ መቻል አለብን ማለት ነው። እና የልጅነት መኖሪያዬ ቤቴ እስካሁን የተናገርኩት ነገር ነው ማለት ነው

መጠበቅ ታደርግ ነበር አዎ መጠበቅ አደርግ ነበር ምክንያቱም ደግሞ መጠበቅ በጣም አስፈላጊ ነገር ነው። መጠበቅ ስንል ብዙ አይነት ሁኔታዎች አሉ የመጠበቅ አይነቶችም አሉ ቀላል አለ ከባድ አይነት መጠበቅ አለ እና እነዚህ እነዚህ የመጠበቅ አይነቶች አሉ ማለት ነው እና ከእነዚህም ውስጥ ደግሞ እኔ ሳደርግ የነበረውን አብረን ከቆየን እናያለን ማለት ነው። ስለዚህ መጠበቅ ምንድነው የሚለውን ነገር ማየት አለብን። መጠበቅ ማለት መከልከል ከተለያዩ ችግሮች ማዳን እንደማለት ነው። እና የሆነ ንቃ ጠብቅልን ልንባል እንችላለን እና ያ ንቃ ሌባ እንዳይወስደው የተለያየ አደጋ እንዳይደርስበት መንከባከብ ወይም መከላከል ማለት ነው። እና መጠበቅ ይሄን ይመስላል ማለት ነው። እና ምን አይነት መጠበቅስ አለ የሚለውን ነገር ስንል መጠበቅ ብዙ አይነት አለ ለምሳሌ ድርጅት መጠበቅ ሊሆን ይችላል። መኪና መጠበቅ እንዲሁ ደግሞ የተለያዩ ፋርማሲዎችን ምናምን ምናምን መጠበቅ ሊሆን ይችላል ማለት ነው። ስለዚህ እነዚህ የመጠበቅ አይነቶች እንደሁኔታው ይለያያሉ ማለት ነው። ለምሳሌ ትልቅ ድርጅቶችን መኪኖችን በምንጠብቅበት ሰዓት ላይ ለሌብነት በጣም የተጋለጡ ስለሆነ በጣም ጥንቃቄ ወስደን መጠበቅ መቻል አለብን ማለት ነው። እና እነዚህ ደግሞ ከባድ የሚባሉ የጥበቃ አይነቶች ናቸው ማለት ነው። ቀላል የጥበቃ የምንላቸው ነገሮች ደግሞ ቀላል የሆኑ ነገሮችን ጠብቁልን ማለት ማለት ነው። ለምሳሌ በጣም አሁን ምግብ ጠብቅልኝ ልንበል እንችላለን ሌባ እና አይደፍረውም ማለት ሳይሆን በቀላሉ ልንጠብቅ አጠገባችን አድርገን ልንጠብቀው እንችላለን ማለት ነው። ስለዚህ ይሄ ቀላል የሚባለው የጥበቃ አይነት ነው ማለት ነው። እና ጥበቃ ይህንን ይመስላል ማለት ነው። እና መጠበቅ ታደርግ ነበር አዎ አደርግ ነበር

ቅርጫት አለህ አዎ ቅርጫት አለኝ ቅርጫትን ለብዙ ነገር እጠቀምበታለሁ ማለት ነው። እና ይህንን ነገር ከዚህ በፊት ከመመለሳችን በፊት ብዙ አይነት ማወቅ የምንፈልገው ነገር አለ ወይም ማወቅ የምንችለው ነገር አለ ማለት ነው። እና ከዚህም ውስጥ ደግሞ ቅርጫት ምን ማለት ነው ቅርጫት ለምን ለምን ጥቅም ይውላል? ቅርጫትስ ከምን ከምን ይሰራል የሚለውን ነገር ማየት አሪፍ ነው። እና ከመጀመሪያው ስንጀምር ቅርጫት ማለት ምንድነው? ብለን ስንይ ቅርጫት ማለት የሆነ ጥልፍልፍ የሆነ ነገር ከእንጨት ሊሆን ይችላል። እንዲሁም ደግሞ ከሳር ከቅጠላ ቅጠል ሊሆን ይችላል። የሚሰራ አየር በደንብ የሚያስገባ ነገሮች በቶሎ እንዳይበላሹ ምግቦች ማለት ነው። ለምሳሌ እንደ ቲማቲም ድንች አይነት ምግቦች ቶሎ እንዳይበላሹ ያደርጋል ማለት ነው። ስለዚህ ቅርጫት ይሄ ነው ማለት ነው። እና ቅርጫትስ ከምን ከምን ይሰራል? የሚለውን ነገር ስናይ ቅርጫት ከሳር ሊሰራ ይችላል። ከተለያዩ ገመዶች ከሮች ሊሰራ ይችላል። እንዲሁም ደግሞ ከቅጠላ ቅጠሎችም ሊሰራ ይችላል። ከግንዶች ከ ወይም ከዛፎች ቅርፊትም ሊሰራ ይችላል ማለት ነው። እና በመጨረሻ ደግሞ ቅርጫት ምን ምን ጥቅሞች አሉት? የሚለውን ነገር ስንይ አንደኛ የሆነ ምግቦች ቲማቲም ድንች ምናምን የመሳሰል ቶሎ የሚበላሹ ነገሮች እንዳይበላሹ ያደርጋል ማለት ነው። ምክንያቱም ደግሞ አየር ማስገባት ስለሚችል ማለት ነው። ምክንያቱም ክፍት ክፍት ስለሆነ ማለት ነው። እንደውም ፊት አይነት ነገር ስለሆነ ማለት ነው። ስለዚህ ቅርጫት ጥቅሙ ይሄንን ነው ማለት ነው። እና ቶሎ እንዳይበላሹ ምግቦችን ያደርግልናል ማለት ነው። እና ቅርጫት አለ አዎ አለኝ ቅርጫት አለኝ ማለት ነው። ምክንያቱም መጠቀም ስለሚፈልግ ማለት ነው

ሩዝ ትወዳለህ? አዎ ሩዝ የምወድበትም አለኝ የማልወድበት ሁኔታም አለኝ ይለያያል ነገር ግን ሩዝ በአብዛኛው ሳየው ሩዝ እወዳለሁ ማለት ነው። ምክንያቱም ደግሞ ሩዝ በጣም አስፈላጊ ነው በጣም ለሰውነታችንም ጥቅም ይሰጠናል ማለት ነው። እና መጀመሪያ ጋር ሩዝ ምንድነው የት አካባቢ ይመረታልስ ምን ምን አይነት ጥቅምስ ይሰጠናል የሚለውን ነገር እናያለን ማለት ነው። እና ሩዝስ ምን አይነት ነገር ነው ሩዝ ምን አይነት ነገር ነው የሚለውን ስናይ ሩዝ ማለት ለምግብነት የሚውል ከአትክልት የሚሰራ ወይም ደግሞ ከተለያዩ ከአዝመራዎች የሚሰራ ምግብ አይነት ነው ማለት ነው። እና ሩዝ በጣም ብዙ አይነት ጥቅም ይሰጠናል ለምሳሌ ሰውነታችንን ግንባታ ማለት ነው እና ስፖርት ለምሳሌ ስፖርት ሰርተን ጤናችንን ለመጠበቅ ሩዝ ብንበላ ይመከራል ማለተ ነው። ምክንያቱም ደግሞ አንደኛ ቀለል ያለ ምግብ ስለሆነ ሩዝ መብላት አስፈላጊ ነው ብዬ አስባለሁ ማለት ነው። ስለዚህ ሩዝ መብላት ጥሩ ነው መብላት አለብን ማለት ነው። እና ሩዝ የት አካባቢ ይመረታል የሚለውን ነገር ስናይ በብዙ ሀገሮች ላይ ይመረታል ብዬ አስባለሁ በአማካይ ማለት ነው። ነገር ግን ሞቃት የሆነ አካባቢ ላይ ወይም ደግሞ ደረቅ የሆነ አካባቢ ላይ አብዛኛውን ጊዜ አይመረትም ለምሳሌ በጣም ብዙ አይነት ደረቅ ቦታዎች አሉ እንደ ሳሃራ በረሃ የአረብ በረሃ ምናምን የሚባሉ አሉ በነዛ ላይ አይመረትም ማለት ነው። ምክንያቱም ደግሞ ሩዝ ለመብቀል ወይም ደግሞ ሩዝን ለማምረት በጣም የሆነ ጭቅጭቅ የሆነ መሬት ወይም ውሃ የበዛበት መሬት ስለሚያስፈልግ ማለት ነው። ስለዚህ ሩዝ በዚህ አይነት መንገድ ይመረታል ማለት ነው። እና በመጨረሻ ሩዝ ትወዳለህ? አዎ የምወድበት ሁኔታ አለኝ ነገር ግን ማልወድበት ሁኔታም አለኝ ማለት ነው። እና ሩዝ የምወድበት ሁኔታ ምንድነው? የሚለውን ነገር ስናይ ሩዝ የምወድበት ሁኔታ አንደኛው ረሃብ ላይ ከሆንኩኝ ረሃብ ላይ ከሆንኩኝ ሩዝን በጣም ጠርጌ ነው የምበለው መብላትም አለብኝ ምክንያቱም ራቤን ለማስታገስ ማለት ነው። ነገር ግን በሌላ አይነት ምክንያትም አለኝ ማለት ነው። እና ሩዝም ከሚሰጠው ጥቅም አንፃርም ሰውነቴን ለመገንባት ስል ሩዝ ልበላ እችላለሁ ማለት ነው። ነገር ግን የማልወድበት ሁኔታ ምንድነው? ሩዝ ማይበላበት ሁኔታ አለ ለምሳሌ ጠዋት ጠዋት ላይ ሩዝ መብላት ለኔ በጣም ምቾት አይሰጠኝም የሆድ ህመም ያስከተልብኛል ስለዚህ ሩዝም አልወድበትም ምክንያቱም አንዳንድ ጊዜ ይሄ ነው። እና ጠቅለል አድርጌ ሳየው ሩዝ የምወድበትም ማልወድበትም ሁኔታ አለኝ ማለት ነው

ስጦታ መስጠት ትወዳለህ? አዎ ስጦታ መስጠት እወዳለሁ ምክንያቱም ደግሞ ስጦታ መስጠት በጣም አሪፍ ነገር ነው አስፈላጊ ነው ብዬ አስባለሁ። እና ስጦታ መስጠት ምን ማለት ነው? ስጦታ መስጠት ጥቅሙ ምንድነው ጉዳቱ ምንድነው የሚለውን ነገር አብረን ከቆየን እናያለን ማለት ነው። ስለዚህ ስጦታ መስጠት ምንድነው ብለን ስናየው ስጦታ መስጠት ማለት ለአንድ ሰው ቃል የገባንለት ነገር ሊሆን ይችላል። እንዲሁም ደግሞ ዝም ብለን መስጠት የፈለግነውን ነገር በስጦታ መልክ እንደመስጠት ማለት ነው ለምሳሌ በነፃ እንደመስጠት ማለት ነው። ስለዚህ ስጦታ ማለት ይሄ ነው። እና ስጦታ መስጠት የሚሰጠው ጥቅም ምንድነው የሚለውን ነገር ስናይ የመጀመሪያ ጋር ስጦታ መስጠት በዋነኛነት የሚሰጠን ነገር አንደኛ ራሳችንን አእምሮአችንን ለማርካት ነው ማለት ነው። እና ደስታ ይሰጠናል የሰው ልጅ ስጦታ ስንሰጥ ደስታ ይሰጠናል ማለት ነው። ስለዚህ ስጦታ መስጠት ይሄ ጥቅም አለው ማለት ነው። ስለዚህ ስጦታ መስጠት አስፈላጊ ነገር ነው ከዚህም በተጨማሪ ደግሞ ስጦታ መስጠት ራሳችንን እንደ ትልቅ ሰው እንድንታይ ያደርገናል ማለት ነው። ስለዚህ ስጦታ መስጠት ማለት ይሄ ነው ማለት ነው እና ደስ ይላል የኔ ስጦታ መስጠት ማለት ነው። እንዲሁስ ደግሞ ጉዳቱ ምንድነው? የሚለውን ነገርም አብሮ አያይዞ ማየት አስፈላጊ ነው። ስጦታ መስጠት ጉዳቱ አብዛኛውን ጊዜ ያለ አቅማችን የሆነ ስጦታ መስጠት እንፈልጋለን የሆነ ሰው ሲያደርግ እያየን ያንን ሰው ፈለግ እየተከተልን ስጦታ ካልሰጠን ብለን የምንሰራ ሰወች አለን ማለት ነው። ስለዚህ ስጦታ መስጠት በመጠኑ መሆን አለበት። ብዙ አይነት ለምሳሌ ከባድ ገንዘብ የሚያወጡ ብዙ ገንዘብ የሚያወጡ ስጦታዎችን ለሰው ልጅ በምንሰጥበት ሰዓት ላይ እኛ ራሳችንን ከገቢ ምንጫችን ላይ ወይም ደግሞ ራሳችን የሰበሰብነውን ገንዘብ ልናጣ እንችላለን ወደ ድህነት ልንመራ እንችላለን ማለት ነው። ስለዚህ ስጦታ ስንሰጥ በመጠኑ መሆን አለበት ማለት ነው። እና በመጨረሻ ስጦታ መስጠት እወዳለሁ ማለት ነው

በመስመር ላይ ቪዲዮ ትመለከታለህ ለሚለው ጥያቄ መልስ መስጠት በጣም ቀላል ነገር ነው እና መልስም ለመስጠት ተዘጋጅቻለሁ ማለት ነው ለምሳሌ በመስመር ላይ ምን አይነት ቪዲዮ ልንናይ እንችላለን የሚለውን ነገር ስናይ በመስመር ላይ በጣም ብዙ አይነት ቪዲዮዎችን ልናይ እንችላለን ለምሳሌ ቲክቶክ ላይ የቪዲዮዎችን ልናይ እንችላለን ዩቲዩብ ላይ በተለያዩ መተግበሪያዎች ላይ ቲክቶክ ሊሆን ይችላል ቪዲዮዎችን እናያለን ማለት ነው እና እነዚህ ቪዲዮዎች ምን ምን ይዘት አላቸው የሚለውን ነገር ስናይ አንደኛ ቪዲዮዎች ዜና ሊሆን ይችላል የተለያዩ መረጃዎችን ሊሆን ይችላል መዝናኛ ቀልዶች ሊሆን ይችላል ያ ቪዲዮ የያዘው ማነው ይዘቱ ማለት ነው ስለዚህ ቪዲዮዎች ይሄን አይነት ይዘት ሊኖራቸው ይችላል ማለት ነው እና መስመር ላይ ማየት በጣም አስፈላጊ ነው ብለን እናስባለን የሚለውን ነገር በአእምሮአችን ላይ ማስቀመጥ መቻል አለብን ለኔ ግን ቪዲዮ በመስመር ላይ ማየት አስፈላጊ ነው ብዬ አላሰብም፤ ምክንያቱም ደግሞ መስመር ላይ ብዙ አይነት ነገሮች ሊፈጠሩ ይችላሉ ለምሳሌ መስመር ላይ ስናይ መኪና ሊጓዝ ይችላል የተለያዩ ተሽከርካሪዎች የሚንቀሳቀሱበት ቦታ ነው ማለት ነው መስመር ማለት እና በመስመር ላይ የምናይ ከሆነ ቪዲዮ የምናይ ከሆነ ከእነዚህ በመኪና ልንገጭ እንችላለን ተገጭተን ልንሞት እንችላለን እንዲሁም በተለዩ ተሽርካሪዎች ጉዳት ሊደርስብን ይችላል ማለት ነው ስለዚህ መስመር ላይ ቪዲዮ መመልከት ወይም ቪዲዮ ማየት በጣም ጥሩ ነው ብዬ አላስብም ለራሴ ግን ቪዲዮ መስመር ላይ ማየት አልወድም ማለት ነው አንደኛ የምንደርስበት ወይ የምንጓዝበት ቦታ ላይ በፍጥነት ላንደርስ እንችላለን ማለት ነው ስለዚህ መስመር ላይ ቪዲዮ መመልከት ጥሩ ጎን ሊኖረው ይችላል ነገር ግን በአውዛኛው ጉዳቱ ያመዝናል ማነው ስለዚህ መስመር ላይ ቪዲዮ መመልከት የለብንም ማለት ነው እና እኔም ተመልክቼ አላውቅም ማለት ነው።

ለሌሎች ማስተማር ትችላለህ አዎ ለሌሎች ማስተማር እችላለሁ ምክንያቱም ደግሞ ለሌሎች ማስተማር ለኔም ይሁን ለእነሱ ለሌሎች ሰዎች በጣም ጥቅም ይሰጣል ብዬ ስለማስብ ማለት ነው። እና ለሌሎች ማስተማር በጣም ጥሩ ነው ብዬ የማስብበት ምክንያት አንዱ አንደኛ እኔ ያወቅኩትን ነገር እነሱ እንዲያውቁ ያደርጋል ማለት ነው። ስለዚህ እኔ የማውቀውን ነገር እነሱ ካወቁ ደግሞ ይሄ በማህበረሰባዊነት በጣም ትስስር ይኖረዋል ማለት ነው። ከአንድ ሰው ጋር በጥሩ ሁኔታ ለመግባባት ያስችለኛል ማለት ነው። ስለዚህ እኔ የማውቀውን ነገር ለሌሎች ማካፈል እወዳለሁ ስለዚህም አደርገዋለሁ ማለት ነው። እና ሌሎችን ማስተማር እችላለሁ ለማለት ነው። እንዲሁም ደግሞ ለሌሎች ማስተማር የሚሰጡት ጥቅም ምንድነው? ለሌሎች ማስተማርስ ጉዳቱ ምንድነው? የሚለውን ነገር እናያለን ማት ነው። ነገር ግን ጉዳቱ ለሌሎች የማስተምርበትን ሁኔታ በጥሩ ሁኔታ የማይተረጉም ወይም የማይረዳ ሰው ነው ጉዳቱ የሚያመዝንበት ማለት ነው። ስለዚህ ከጥቅሙ ስንጀምር አንደኛ በማህበረሰባዊነት ራሳችንን ከሌላው ሰው ጋር እንድናቆራኝ ያደርገናል በስራ መልኩ ሊሆን ይችላል እንድንተሳሰር ያደርጋል ማለት ነው። ስለዚህ አንድ የሆነን አንድ የሆነን መድረክ አዘጋጅተን ያንን መድረክ ስንመራ የራሳችንን የሆነ ፍላጎት ወይም ደግሞ የራሳችንን የሆነ ችሎታ ለሌሎች እናጋራለን ማለት ነው። ስለዚህ ያንን በጥሩ ሁኔታ የሚረዳ ሰው ካለ በጣም ጥሩ ነገር ይዞበት ይሄዳል ማለት ነው። ነገር ግን ያንን በመጥፎ ሁኔታ የሚረዳ ከሆነ በጥሩ ሁኔታ ባልሆነ ነገር የሚረዱ ወይ የሚተረጉሙ ከሆነ ያ ሰው ተጠቃሚ አይሆንም ማለት ነው። ስለዚህ እኔ የማውቀውን ነገር ለሌሎች ማስተማር ጥቅም ይሳጣል ማለት ነው። ስለዚህ ለሌሎች ማስተማር አስፈላጊ ነው ብዬ አስባለሁ

"የትንኝ መረብ ትጠቀማለህ?" እኛ አካባቢ የትንኝ መረብ የሚባል ነገር አናውቅም ማለት ነው። ምክንያቱም ደግሞ ተጠቅመነው ስለማናውቅ ማለት ነው። ስለዚህ የትንኝ መረብ ተጠቅሜ አላውቅም፤ ነገር ግን እኔ እንደተረዳሁት ከሆነ የትንኝ መረብ ለማለት የተፈለገው የትንኝ ወይም ደግሞ የት ሸረሪት ሊሆን ይችላል ይሀ ድር እንደማለት ነው መረብ ብዬ የማስበው ማለት ነው። ስለዚህ ይሄ አካባቢ ደግሞ ይሀ ደግሞ የሸረሪት ድሩ ወይም ደግሞ የሸረሪት ዘሃ የሚባለው እሱ ደግሞ ጥቅም ላይ ስለማይወል ጉዳት ስለሚኖረው ማለት ነው ያ እኛ አካባቢ ላይ ጥቅሜታ የለውም ማለት ነው። ስለዚህ የሸረሪት ወይም ደግሞ የትንኝ መረብ እኛ አካባቢ ጥቅም ላይ አይውልም። ለምሳሌ ሸረሪት በእኛ በሰውነታችን ላይ በምትጓዝበት ሰዓት ላይ ወይም ደግሞ ሽንቷን ወይም ደግሞ የተለያየ ደሟን በምንነካበት ሰዓት ላይ ሰውነታችን ይቆስላል ማለት ነው። ስለዚህ ጉዳት አለው ይሄ ነገር ደግሞ ለተለያየ በሽታ ሊያጋልጠን ይችላል ማለት ነው፤ እና የትንኝ መረብ ወይም ደግሞ የሸረሪት ድር እኛ አካባቢ ላይ ጥቅም ላይ አይውልም ማለት ነው። ይህንን ለማለት ነው አመሰግናለሁ፤ እና የሸረሪት ምግብ እንትን የሸረሪት ድር ላይ ድር ደግሞ መጫወት በጣም ጉዳት አለው ለተለያዩ በሽታዎች ሊያጋልጠን ይችላል ማለት ነው። ስለዚህ የሸረሪት ድርን ባንጠቀም እላለሁ ማለት ነው። ከሸረሪት ድር ይልቅ የተለያዩ ነገሮችን ብንጠቀም አስፈላጊ ነው ብዬ አስባለሁ። ለምሳሌ ለልብስነት የሚያገለግሉ የሀር ትሎች የሚባሉ አሉ እነዛን ትሎች በተለያየ በፋብሪካ ውስጥ በማስገባት የተለያዩ የልብስ ምርቶችን ልንጠቀምባቸው እንችላለን ማለት ነው። ስለዚህ የሚጠቅመውን የማይጠቅመውን ትተን ወደሚጠቅመው ነገር ብንጓዝ አሪፍ ነው ብዬ አስባለሁ።

በዶቄ መፍጨት ታውቃለህ አዎ በዶቄ መፍጨት አውቃለሁ እኔ እንደተረዳሁት ከሆነ ዶቄ ብለን የምንጠራው ነገር ምንድነው? ትንሽዬ ነገር የሆነ መፈተጊያ ነገር እንደማለት ነው። ለምሳሌ ጥራጥሬዎችን ሊሆን ይችላል የሆነ የሆነ ጉድጓዱ ውስጥ ደግሞ ድንጋይን በመጥረብ ሊሆን ይችላል በዛ ውስጥ በማስፈተግ የሆነ ወደ ዱቄትነት መቀየር የሚያስችል ነገር ነው ብዬ አስባለሁ። ስለዚህ ዶቄ ብዬ የማስበው ያንን ነው ማለት ነው። እና በዶቄ መፍጨት አውቃለሁ ነገር ግን ከዚህ በፊት ብዙውን ጊዜ ተጠቅሜው አላውቅም ማለት ነው። ስለዚህ ዱቄ ብዬ የማስበው እኔ ቅድም እንደተረዳሁት ከሆነ ከዚህ በፊት እንደጠቀስኩት ከሆነ። ዱቄ መፍጨት በጣም አስፈላጊ ነው ምክንያቱም የተለያዩ ቅመማ ቅመሞችን በዛ በመፍጨት ጥቅም ላይ ማዋል ስለሚቻል ማለት ነው። ስለዚህ እዶቄን በአግባቡ በመስራት ወይም ደግሞ በአግባቡ በማምረት የተለያዩ ጥቅሞች ላይ በማዋል ያንን ነገር ለጥሩ ሁኔታ መጠቀም እንችላለን ማለት ነው። ለምሳሌ ምግብ በምንበላበት ሰዓት ላይ ቅመማ ቅመሞችን የምንጠቀምባቸውን በዶቄ ነው ፈጭተን የምናዘጋጃቸው ማለት ነው። ለምሳሌ በገጠር አካባቢ ላይ ስንቡል ወይም አደስና ስንቡል የሚባል ነገር አለ። ይሄ ከቅቤ ጋር ተጨምሮ ፀጉራቸውን ይቀቡታል ማለት ነው ያ ደግሞ ፀጉርን ለማለስለስ ይጠቅማል ብለው ስለሚያስቡ። እንዲሁም ደግሞ ሌላ አይነት ጠረን ስላለው ማለት ነው አደስና ስምቡሉ ማለት ነው። ስለዚህ ያንን ነገር የምናዘጋጀው ደግሞ ስምቡል በእንትን ስለሆነ በዶቄ ማለት በዶቄ በዶቄ በመፍጨት ስለሆነ ማለት ነው። ስለዚህ ይህንን ነገር መጠቀም አሪፍ ነው ብዬ አስባለሁ እና በዶቄ መፍጨት አውቃለሁ።

በተፈጥሮ ውስጥ መራመድ ትወዳለህ ወይ? አዎ እወዳለሁ በተፈጥሮ ላይ መራመድ የማይወድ ሰው አለ ብዬ አላስብም ምክንያቱም ደግሞ ሳይራመድ መኖር ስለማይችል ማለት ነው። ለምሳሌ መሬት ወይም ምድርን ስናይ በተፈጥሮ የተሰጠን ጸጋ ስለሆነ ይሄ ራሱ በተፈጥሮ ላይ እንደመራመድ ነው ማለት ነው። ስለዚህ በመሬት ላይ ሳይራመድ ደግሞ የሰው ልጅ ሊኖር አይችልም ማለት ነው። ስለዚህ በተፈጥሮ ላይ መራመድ ይችላል ወይም አስፈላጊ ነው ብዬ አስባለሁ ማለት ነው። እና ጥቅምም አለው እና ለምሳሌ ተፈጥሮ ብዙ አይነት ተፈጥሮዎች አሉ። ለምሳሌ ዋሻ ሸንተረር ሊሆን ይችላል ጋራዎቹ ሊሆን ይችላሉ ተራራዎቹ እንዲሁም ስምጥ ሸለቆዎቹ ሊሆን ይችላሉ እና እነዛን በምናይ ጊዜ ልዩ የሆነ ስሜት ይፈጥርብናል ማለት ነው። እና ልዩ የሆነ ስሜት ይፈጥርብናል ስንል አእምሮአችን ላይ ደስታ ይሰማናል እነዛን ነገሮች ስናያቸው ማለት ነው። እንኳን በአካል ተራምደንባቸው በተለያዩ በፎቶዎች በምናይበት ሰዓት ላይ እንኳን እነዚህን በምስሎች በምናይበት ሰዓት ላይ በጣም ደስታ ይሰጡናል ላይን ማራኪ ስለሆኑ ማለት ነው። እና በተፈጥሮ ላይ መራመድ ይሄ ነው ብዬ አስባለሁ ማለት ነው። ስለዚህ በተፈጥሮ ላይ መራመድ እነዚህ አይነት ጥቅሞች ይሰጠናል ማለት ነው። ስለዚህ በተፈጥሮ ላይ መራመድ አሪፍ ነው ራሳችንን ደስታ እንድንሰጥ ያደርገናል ደስታችንን ከሰጠን ደግሞ ብዙ አይነት ነገሮችን በተግባር ማሳየት እንችላለን ስራችንን መስራት እንችላለን ማለት ነው። ስለዚህ በተፈጥሮ ላይ መራመድ በጣም አስፈላጊ ስለሆነ ወይም ደግሞ ባንራመድ ጉዳት ሊደርስብን ስለሚችል ያንን ውሳኔ ውስጥ በማስገባት በተፈጥሮ ላይ መራመድ መለማመድ መቻል አለብን ማለት ነው

እህል መፍጨት ታውቃለህ እህል መፍጨት የማያውቅ ሰው አለ ብዬ አላስብም ምክንያቱም ደግሞ የድሮ ሰዎች እህልን ፈጭተው ነው ያደጉት ፈጭተው ነው ሲኖሩ የነበሩት ማለት ነው እንዲሁም ደግሞ የሚመገቡትም ፈጭተው ስለሆነ ማለት ነው ስለዚህ በእህልም መፍጨት በወፍጮህ መፍጨት አስፈላጊ ነው እንዲሁም ደግሞ አንድ ነገር ስናገር ለምሳሌ የድሮ ሰዎች እህልን የሚፈጩት የነበሩት በድንጋይ ወፍጮ በሚባል በድንገይ በማንሸራተት ወይም በመውቃት ነው የሚፈጩት የነበረና ያን ወደ ምግብ በመቀየር ነው ለምግብነት የሚያውሉት ማለት ነው ነገር ግን አሁን ላይ ዘመናዊነት አለ ያንን በመቀየር ነገሮችን ቀላል አድርጎልናል እህልን ለመፍጨትም ቀላል እንዲሆን አድርጎልናል ማለት ነው ስለዚህ እህልን መፍጨት በጣም አስፈላጊ ነው እና ማወቅም አለብን ማለት ነው ነገር ግን አሁን ላይ ዘመናዊነት ስለሆነ አሁን ላይ በመብራት የሚሰራው ወፍጮ ስላለ ያንን ኑሯችንን ቀላል እንዲሆን አድርጎልናል ማለት ነው ስለዚህ ዘመናዊነትን እያመሰገንን እህልን መፍጨት በቀላሉ እንድንችል አድርጎናል ማለት ነው ስለዚህ እህል መፍጨት አስፈላጊ ነው ምክንያቱም ደግሞ የምንመገበው ምግብ እያንዳንዱ ምግብ ለምሳሌ እንጀራ ተፈጭቶ ነው የሚሰራው ምግቡ ለምሳሌ ጤፍን ፈጭተን ሊሆን ይችላል ዳጉሳን ሊሆን ይችላል እንዲሁም ስንዴን ሊሆን ይችላል እና ፈጭተን ወደ ዱቄትነት በመቀየር ያን ዱቄት ደግሞ በውሃ በማዋሃድ ወደ ሊጥነት በመቀየር ያሊጥ በእንጀራ መልክ ተሰርቶ ያኔን እንመገባለን ማለት ነው ስለዚህ በእህል መፍጨት አስፈላጊ ስለሆነ መለማመድ መቻል አለብን ክህሎት መውሰድ አለብን ብዬ አስባለሁ ማለት ነው።

የአመራር ሚና አለ እኔ የአመራር ሚና አሁን ላይ የለኝም። ነገር ግን ለወደፊት እንዲኖረኝ በጣም እፈልጋለሁ እና ካሁኔ የአመራር ሚና ለመውሰድ ወይም ክህሎት የሚሰጡ ትምህርቶችን እየተማርኩ ነው ማለት ነው። እና ለአመራር ሚና የሚሆን የትምህርት አይነት ምንድነው ወይስ ደግሞ ዩኒቨርሲቲ ውስጥ ልንማረው የምንችለው የትምህርት አይነት ምንድነው የሚለውን ነገር ስንይ ለምሳሌ በዩኒቨርሲቲ ውስጥ? ምንወስደው አለ ለምሳሌ ፖለቲካዊና ዲፕሎማሲያዊ አመራር የሚባል ትምህርት አለ። እና ያንን መውሰድ አስፈላጊ ነው እነዚህ ደግሞ የሚጠቅሙን ነገሮች አንደኛ ፖሊሲያዊ ነገሮችን እንዲሁም ደግሞ ዲሞክራሲያዊ ነገሮችን በተለያዩ በህግ በማቅረብ ያንን ነገር ችግሮችን ለመፍታት ይረዳናል ማለት ነው። ለምሳሌ አንድ ሰው የሆነ ክስ ተመስርቶበት ፍርድ ቤት ቢሄድ ይሄ በአመራሮች ወይም ደግሞ በፍርድ ቤት አመራሮች ወይም ዳኛ በሚባሉት ተፈርዶበት ወይ ፖሊስ ጣቢያ ይገባል ይታሰራል ማረሚያ ቤት በመግባት ወይም ደግሞ ነፃ ነህ ተብሎ ይለቀቃል ማለት ነው። ስለዚህ የአመራር እንትና ሚናችንን በዚህ መንገድ እንወጣለን ማለት ነው። ስለዚህ ፖለቲካዊና ኢኮኖሚያዊ እንዲሁም ፖሊሲያዊና ዲሞክራሲያዊ ነገሮችን ለመወጣት የአመራር ሚና አስፈላጊ ነው ብዬ አስባለሁ። እና እኔም ከአሁኔ የአመራር ሚና እንዲኖረኝ ብዙ አይነት ትምህርቶችን እየወሰድኩ ነው ማለት ለወደፊት እሆናለሁ ብዬ አስባለሁ

ምን አይነት ቦርሳ ትጠቀማለህ? እኔ የምጠቀማቸው ቦርሳዎች ብዙ አይነት ቦርሳዎች አሉ። ከእነዚህም ውስጥ አንደኛ በእጅ እሚያዝ ቀለል አድርገን ቀላል ነገሮችን የምንይዝበት እነዚህ አይነት ቦርሳዎች አሉ። አንዳንድ ደግሞ በጀርባችን የምንይዛቸው ቦርሳዎች አሉ። በጀርባችን ቀለል አድርገን ምን አይነት ቦርሳ ትጠቀማለህ? እኔ የምጠቀማቸው ቦርሳዎች ብዙ አይነት ቦርሳዎች አሉ ከእነዚህም ውስጥ አንደኛ በእጅ እሚያዝ ቀለል አድርገን ቀላል ነገሮችን የምንይዝበት እነዚህ አይነት ቦርሳዎች አሉ። አንዳንድ ደግሞ በጀርባችን የምንይዛቸው ቦርሳዎች አሉ። በጀርባችን ቀለል አድርገን እንዲሁም ደግሞ በጣም ከባድ የሆኑ በጣም ብዙ አይነት ነገሮችን ልንይዝባቸው የምንችላቸው የቦርሳ አይነቶች አሉ ማለት ነው። እና እነዚህን ቦርሳዎች እንጠቀማለን ወይም እጠቀማለሁ ማለት ነው። ስለዚህ እነዚህን ቦርሳዎች የምንጠቀምበት ሁኔታዎች ይለያያሉ ማለት ነው። በጣም ትንሽ ቦርሳም ትንሽ እቃ ምንይዝ ከሆነ ትንሿን በእጅ የምትያዘዋን ቦርሳ እንጠቀማለን። መጠነኛ የሆነ የተወሰነ ልብስ እስከ አስር ልብስ ምናምን ያለ ደግሞ ምንይዝ ከሆነ ደግሞ የተለያየ ጉዞ ልናደርግ እንችላለን ጊዜያዊ ጉዞ ለሁለት ቀን ለሶስት ቀን እንዲሁም ደግሞ ሽርሽር ልንሄድ እንችላለን። እና ይሄን ጊዜ ለምንሄድበት ጊዜ ደግሞ በጀርባ የምትያዘዋ ቦርሳ የእጅ ማስገቢያ ወይም ማንገቻ ያላትን ቦርሳ ብንይዝ ይመከራል። ምክንያቱም ይሄም በጣም የሚካበድ አይደለም ከቀለል ያለ ስለሆነ ማለት ነው። ነገር ግን ለኑሮ ወይም ደግሞ ወደ ሌላ ቦታ በምንሄድበት ጊዜ በጣም ትልቅ አይነት ቦርስ ያስፈልጋል ብዙ አይነት እቃዎችን ልብስን የተለያየ መመገቢያ እቃዎችን ምግብን ምናምን የምንይዝበት ቦርሳ ማለት ነው። እና ያም ቦርሳ አሪፍ ነው ብዬ አስባለሁ ያንን ቦርሳ እጠቀማለሁ ማለት ነው። ስለዚህ ቦርሳ የምጠቀመው የተለያዩ ብዙ አይነት ቦርሳዎች ናቸው ማለት ነው። ስለዚህ እኔ ደግሞ አሁን ስመጣ ይዣቸው የመጣው እነዚህ ሶስት ቦርሳዎች ነው ማለት ነው። ምክንያቱም ወደ ቤተሰብ ለበአል በምሄድበት ሰዓት ላይ በጀርባ የምትነገተዋን ቦርሳ እይዛለሁ። ቀለል ያለ ደግሞ ከዚሁ ከሰፈሬ ላይ በምንቀሳቀስበት ሰዓት ላይ ደግሞ የእጅ ቦርሳ እጠቀማለሁ ማለት ነው። እና ጠቅልዬ ወደ ሌላ አካባቢ ለመኖር ለኑሮ በምሄድበት ሰዓት ላይ ደግሞ ትልቁን ቦርሳ እጠቀማለሁ ስለዚህ የምጠቀምበት ሁኔታ ይለያያል ማለት ነው። እና በመጨረሻ ምን አይነት ቦርሳ ትጠቀማለህ? ከዚህ በፊት የዘረዘርኳቸው ሶስት አይነት ቦርሳዎችን እጠቀማለሁ ማለት ነው። አመሰግናለሁ

አወንታዊ አስተያየት ተቀብለህ ታውቃለህ አዎ አወንታዊ አስተያየት ተቀብዬ አውቃለሁ ምክንያቱም ደግሞ በብዙ አይነት መንገድ ተቀብዬ ስለማቅ ማለት ነው። ለምሳሌ አዎንታዊ ነገሮችን የምቀበልበት ሁኔታ አለ ማለት ነው። ለምሳሌ እኔ ድርጅት ውስጥ ነው የምሰራ የተለያዩ ስራዎችን እሰራለሁ ማህበረሰቡን በማገልገል ማለት ነው። እና ማህበረሰቡ ጥሩ ስራዎችን በምሰራበት ጊዜ የተለያዩ አወንታዊ አስተያየቶችን አምጥተው ይሰጡኛል። ነገር ግን አንዳንድ ሰዎች ደግሞ አሉታዊ አስተያየቶችንም ይሰጡኛል ማለት ነው። ምክንያቱም ደግሞ እነዛ በምሰራው ስራ እየረኩ አይደለም ማለት ነው ወይም ደግሞ አገልግሎታችንን በአግባቡ እየተጠቀሙ አይደለም ማለት ነው። ስለዚህ ሁሉንም ነገር መቀበል መቻል አለብን። አዎንታዊ አስተያየት የሚሰጡትን ሰዎች ያው ምን አይነት ምን እንዲሆንላቸው ይፈልጋሉ ምን አይነት መንገድ እንዲሄድላቸው ይፈልጋሉ አገልግሎት የሚለውን በማንበብ ወይም በመረዳት እነዛ ሰዎች በሚሉት መንገድ መጓዝ ወይም ደግሞ ያ ሰው በሚለው ነገር እርካታውን እንዲያገኝ ማድረግ አስፈላጊ ነው ማለት ነው። እንዲሁም ደግሞ አዎንታዊ አስተያየት የሚሰጡን ሰዎች ደግሞ በምንሰራቸው ስራዎች ወይም በምንሰጣቸው አገልግሎቶች ረክተዋል ወይም ደግሞ ፍላጎታቸውን አሟልተዋል ማለት ነው። እንዲሁም ደግሞ አገልግሎታችንን በአግባቡ እያጣጣሙ እየተጠቀሙ ነው ማለት ነው። ስለዚህ ሁለት አይነት ሰዎች አሉ አወንታዊ አስተያየት የሚሰጡን ሰዎች አሉ። እንዲሁም ደግሞ አሉታዊ አስተያየት የሚሰጡን ሰዎች አሉ ማለት ነው። ስለዚህ ሁሉንም ሰዎች ግምት ውስጥ በማስገባት አገልግሎትን ወይም እንደውም ማህበረሰቡን በምናገልግልበት ሰዓት ላይ አዎንታዊ አስተያየት እንድንቀበል አድርገን ብንሰራ አሪፍ ነው ማለት ነው። ይሄ ደግሞ በስራችን ላይ ቀጣይነት እንዲኖረው ያደርገናል ማለት ነው

የጧት ወይስ የማታ ሰው ነህ? የሚለውን ጥያቄ መመለስ አሪፍ ነው ብዬ አስባለሁ ምክንያቱም ደግሞ ብዙ አይነት ሰዎች አሉ አንዳንድ ሰዎች የጧት ሰዎች አሉ፤ አንዳንድ ሰዎች የማታ ሰዎች አሉ፤ እና ይሄንን እንዴት ልንከፋፍለው ቻልን የጧት ሰው የማታ ሰው ብለን እንዴት ልንከፋፍለው እንችላለን? የሚለውን ነገር ስናይ አንደኛ የሆነ ነገር በምንሰራበት ሰዓት እድል የሚቀናን ጠዋት ከሆነ ያ ሰው የጠዋት ሰው ነው ማለት ነው። እድል የሚቀናን ደግሞ ከሰአት ከሆነ ደግሞ ያ ሰው የከሰአት ሰው ነው ማለት ነው። ስለዚህ ይሄ ሰው ወይም ደግሞ የማታ ሰው ነው ማለት ነው። እና እነዚህ ሰዎች ደግሞ የራሳቸው የሆነ አወንታዊ አስተዋጽኦ አላቸው ማለት ነው። በጧት ስራ መስራት የሚወድ ሰው በጧት ብዙ አይነት ስራዎችን ይሰራ፤ ብዙ አይነት ገቢዎችንም ያገኛል። ይሄ ሰው የጧት ሰው ነው ማለት ነው። አንዳንድ ሰው ደግሞ በማታ ወይም ደግሞ ከሰአት ላይ ስራዎችን በመስራት ብዙ ገቢዎችን ያገኛል። ይሄ ሰው ደግሞ የማታ ሰው ነው ብለን መጥራት አሪፍ ነው ብዬ አስባለሁ። ወይም ተገቢ ነው ብዬ አስባለሁ። ስለዚህ የጧት ሰው ነው የማታ ሰው ነህ? የሚለውን ነገር ለማየት መጀመሪያ ላይ የምንሰራበትን ሰዓት ማስተዋል መቻል አለብን ማለት ነው። ስለዚህ እኔ የጧትም የማታም ሰው ነኝ ማት ነው።

ልጅ ማለት ብዙ አይነት ነገሮች አሉ ልጅ ብለን የምንጠራው አንደኛ በመወለድ ሊሆን ይችላል የሰው ልጅ የሆነን ነገር ሲወልድ ያ ልጅ ብለን እንጠራዋለን ከብትም እንዲሁ ጥጃ ወይም እንቦሳ በሚወልድበት ሰዓት ላይ ያን ልጅ ብለን እንጠራዋለን ማለት ነው። እና ልጅ ማለት እንደዚህ ነው ስለዚህ ልጅ ብዙ አይነት ልጆች አሉ በጣም መጥፎ ባህሪ ያላቸው ልጆች አሉ። ጥሩ ባህሪ ያላቸው ልጆች አሉ። እነዛን ነገሮች በምክንያት ውስጥ በማስገባት ልጁ መጥፎ ነው ወይስ ጥሩ ነው የሚለውን ነገር እንድንወቅ ይረዳን ማለት ነው። ስለዚህ የልጅ ምንነት የሚታወቀው ጠገብልን ምንነቱን መረዳት ስንጀምር ነው ማለት ነው። አንደኛ ብዙ አይነት ልጆች አሉ በጣም አልቃሽ የሆኑ ለእናትህ ለያዥ ለገራዥ በጣም የሚያስቸግሩ አይነት ሰዎች አሉ ማለት ነው። ስለዚህ እነዚህን ህፃናት በተለያዩ ወይም ደግሞ እነዚህ ልጆች በተለያዩ መንገዶች ወደ ዋናው ጉዳይ እንዲገቡ ማድረግ አለብን ማለት ነው። ስለዚህ ልጆችን መንከባከብ በመንከባከብ ሊሆን ይችላል የሚፈልጉትን ነገር በማሟላት ሊሆን ይችላል ፀባያቸውን ማስተካከል ይቻላል ማለት ነው። ስለዚህ ፀባያቸውን እንደዚህ አይነት ነገር በማስተካከል ወደ ዋናው ጉዳይ እንዲገቡ እናደርጋለን ማለት ነው

ዘገየ ማለት እኛ አካባቢ ላይ ብዙ አይነት ትርጉም ይሰጠዋል ማለት ነው። አንደኛ ዘገየ ብለን የምንጠራው የሰው ልጅ በሚወለድበት ሰዓት ላይ ያ ለሰውየው መለያ ስምነት ይሰጣል ማለት ነው። እንዲሁ ደግሞ ከዚህ በተጨማሪ ደግሞ ዘገይ ብለን የምንጠራው አንድ ሰው በስራው በስራ ሰዓቱ በሰአቱ ሳይደርስ ሲቀር ያ ሰው ዘገየ ብለን እንጠራዋለን። ወይም ደግሞ ይሄ ዘገየ የምንለው ቀጥተኛ ትርጉሙ አረፈደ ወይም ደግሞ ሰአቱን በአግባቡ አልተጠቀመም ማለት ነው። ከሰአቱ ተቆራርጦ ነው የመጣው ማለት ነው ስለዚህ ይሄን አይነት ትርጓሜ እንሰጠዋለን ማለት ነው ስለዚህ ዘገየ በጣም ከዚህ የባሰ ትርጓሜ አለው ብዬ አላስብም። ዘገየ ብለን የምንጠራው ይሄን አይነት ትርጉም አለው ማለት ነው እና ዘገየ የሚለውን ቃል የምንጠቀምበት እንደሁኔታው ይለያያ ማለት ነው። አንደኛ እንደ ሰው ስምነት ያገለግላል እንዲሁም ደግሞ የተለያዩ ነገሮችን ለመጠቀም የተለያዩ ንግግሮችንም ለማድረግ እንጠቀምበታለ ማለት ነው። እና ይሄንን ደግሞ የምንጠቀምበት አንደኛ እንደ ስም ነው ሁለተኛ ደግሞ እንደ ግስ ነው ማለት ነው። እና በትምህርት ላይ በአማርኛ ቋንቋ ትምህርት ላይ ግስና ስም የሚባል ነገር አለ ስም ማለት ለሰው ልጅ መጠሪያነት ይውል ዘንድ የሚገለገልበት ነው። እንዲሁም ግስ ብለን የምንጠራው ደግሞ የተለያዩ ነገሮችን የምንተረጉመው ማለት ነው። ስለዚህ ይሄንን የምንጠቀምበት ወይም ዘገይ የሚለውን ቃል የምንጠቀምበት ሁኔታ ይሄ ነው ማለት ነው።